ቀዝቃዛ የአየር ሁኔታ አልወድም ምክንያቱም የቀዝቃዛ የአየር ሁኔታ የተለያዩ ከመተንፈሻ አካላት ጋራ የተያያዙ ህመሞችን ይቀሰቅሳል። በሚቀዘቅዝበት ጊዜ የሳይነስ የአስም እንደዚሁም ሌሎች አለርጅክ ህመሞች ይነሳሉ። እኔ ደግሞ የሳይነስ ተጠቂ ስለሆንኩ ቀዝቃዛ የአየር ሁኔታ በሚሆንበት ጊዜ አፍንጫዬን አካባቢ ይይዘኛል ለመናገርም እንደ ልቤ አልችልም። ስለዚህ ቀዝቃዛ የአየር ሁኔታ በተለያዩ አማራጮች ምክንያት ሰውነት እንዲሞቅ ማድረግ ካልተቻለ በቀር ቀዝቃዛ የአየር ሁኔታ ለተለያዩ በሽታዎች ስለሚያጋልጥ አልወደውም። ነገር ግን ይህንን ቀዝቃዛ የአየር ሁኔታን የሞቁ ነገሮችን በመብላት በመጠጣት እንደ ሻይ ያለ እንደ ወተት ያለ እንደዚህ የሞቁ ነገሮችን በመጠቀም እንደዚሁም ደግሞ ሀይልና ሙቀት ሰጪ የሆኑ እንደማር ያሉ ምግቦችን በመመገብ ትንሽ የሙቀቱን መጠን ማሻሻል ይቻላል። ከዚህ በተጨማሪ ደግሞ ሞቅ ያሉ ልብሶችን ለክረምት ለቀዝቃዛ ነገር ሊሆኑ የሚችሉ ከጥጥ የተሰሩ ሙቀትን የሚፈጥሩ ልብሶቻችን በመልበስ የቅዝቃዜውን ሁኔታ የአለባበሱን የአመጋገቡን ሁኔታ በማስተካከል ቅዝቃዜውን መቀነስ ይቻላል። ነገር ግን የዚህ የአፍንጫ አካባቢ ያለውን የሳይነስ ህመም ሊቀሰቅሰው የሚችል ከሆነ አሁንም ለዚህ መድሃኒት ሊሆን የሚችል ወይም ጊዜያዊ መፍትሄ ሊሆን የሚችለው የአፍና የአፍንጫ መሸፈኛ ማስክን መጠቀም ነው። ማስክ ስንጠቀም ከእኛ የሚወጣው ካርቦን ዳዮክሳይድ ለራሳችን ሙቀትን ስለሚፈጥር እዚህ አፍንጫችን አካባቢ ላይ የሚኖረውን የሳይነስ ህመም የመከላከል አቅም አለው። ስለዚህ ይህንን ቅዝቃዜ በዚህ መልኩ እየተከላከሉ መኖር ይቻላል። የአየር ሁኔታዎቹ አንዳንዴ ቀዝቃዛ አንዳንዴ ሞቃት ይሆናል። ይህንን ደግሞ እኛም መለወጥም መቀየርም አንችልም የተፈጥሮ ጉዳይ ስለሆነ የኛ ስራ የሚሆነው ከተፈጥሮ ጋራ ተስማምቶ መኖር ነው። ስለዚህ ቀዝቃዛ የአየር ሁኔታን ባልወደውም በአስገዳጅ ሁኔታና በተፈጥሮ ጉዳይ ምክንያት ቀዝቃዛ የአየር ሁኔታ ስለሚመጣ ይህንን ቀዝቃዛ የአየር ሁኔታ የሳይነስ ህመሜን የሚቀሰቅስብኝ ከሆነ ይህንን ህመም ለመቀነስ በራሴ የራሴን ጥረቶች ማድረግ የተሻለ አማራጭ አድርጌ ይዤ እኖራለሁ ማለት ነው

መልእክቶችን በመተግበሪያ እልካለሁ ግን የትኛውን መልእክት በየትኛው መተግበሪያ መላክ አለብኝ የምለውን የምወስነው የመልእክቱን ሁኔታ ተመልክቼ ነው። መልእክቱ በምስል ይሁን በቪዲዮ ይሁን ወይም ደግሞ በፒዲኤፍ ፋይል ይሁን ወይም በሌላ መልኩ በመጀመሪያ ደረጃ የሚላከውን ነገር ማወቅ አለብኝ። የሚላከው መጠንም ለመላክ መተግበሪያውንም ለመምረጥ ወሳኝነት ስላለው ለምሳሌ በኢሜል የምልካቸው መልእክቶች አሉ። በኢሜል ስልክ ግን ከፍተኛ ሃያ አምስት የሚጋባይት ብቻ ነው መላክ። የምትችል ብሎ ካስቸገረኝ ከሃያ አምስት ሜጋባይት በላይ የፋይል ሳይዝ ያላቸውን ወይም ፋይል መጠናቸው ከፍ ያሉ መልእክቶችን በሌላ መተግበሪያ ደግሞ ልሞክር እችላለሁ። ስለዚህ የምልከው መልእክት ወሳኝነት አለ ያ የሚቀበለኝም ሰው እኔ በምልክበት አካውንት መኖሩን ማረጋገጥ አለብኝ። እኔ በኢሜል ለሌላ ሰው መልእክት ለመላክ ያ የምልክለት ሰው ኢሜል ሊጠቀም ይገባዋል። ኢሜል የማይጠቀም ከሆነ በኢሜል መልእክት ልልክለት አልችልም። ስለዚህ ያንን መተግበርያ ለመምረጥ ሁለት ነገሮች ወሳኝ ናቸው ማለት ነው። አንደኛ የሚቀበለው ሰው ሁለተኛ ደግሞ የሚላከው መልእክት አይነትና መጠኑ ይወስነዋል። ስለዚህ ለምሳሌ እኔ ብዙ ጊዜ የቴሌግራምን አፕሊኬሽን እጠቀማለሁ ቴሌግራም ላይ የተለያዩ ምስሎችን ድምፆችን ቪዲዮዎችን ፎቶዎችን ፋይሎችን በሙሉ እልካለሁ። በምልክበት ጊዜ ግን እነዛ የሚቀበሉኝ ሰዎች ኢንተርኔት ያላቸውና ያንን መልእክት ለመቀበል ደግሞ የቴሌግራም አካውንት ያላቸው መሆን አለባቸው። የቴሌግራም አካውንት የሌላቸው ከሆኑና ቀለል ያሉ መልእክቶች ከሆኑ በኢሜል ወይም በዋትሳፕ እንደዚሁም ደግሞ በኢሞም ልጠቀም እችላለሁ። ስለዚህ በርካታ የሆኑ የመልእክት መላላኪያ መተግበሪያዎች አሉ። ከእነዚያ መተግበሪያዎች መካከል ግን የትኛውን ልምረጥ ብዬ ብዙ ጊዜ ሳስብ ሁለት ሀሳቦች ይመጣሉ የተቀባዩ ሰውና የመልእክቱ ጥራት መጠን ብዛት ወሳኝነት አላቸው። ስለዚህ እነዚህን መሰረት አድርጌ መልእክቶችን እልካለሁ። ከዚያ ውጪ ግን ከፍተኛ የሆነ ፋይል ሳይዝ ያለውና በቪዲዮ መልኩ የተዘጋጀ ከሆነ ዩቲዩብ ላይ ቪዲዮ በመልቀቅ ዩቲዩብ ላይ ሰዎች እንዲያዩት እንዲጋሩት ማድረግ ይቻላል። ይሄ ግን ለተወሰኑ ሰዎች ብቻ እንዲደርስ ማድረግ ስለማይቻል ለሁሉም ስለሆነ የምንጠቀምበት ስልት አለ። ቪዲዮውን ለሁሉም ሰው እንዲታይ ፐብሊክ ከማድረግ ይልቅ ለጥቂት ሰዎች ብቻ እንዲታይና እኛ እንዲያዩ የፈለግናቸው ሰዎች ብቻ እንዲመለከቱ አንሊስት የሚል ራሱን የቻለ ፕሮግራም አለው በዚያ አድርገን ለሌሎች ሰዎች ሊንክ በመላክ ያንን ሊንክ ሲከፍቱ ቀጥታ እኛ ያስቀመጥነውን ቪዲዮ እንዲያዩ ማድረግ ይቻላል። ነገር ግን ይሄ ይሄ የሚመረጠው የፋይሉ ሳይዝ የምንልከው ፋይል መጠን እና ብዛቱ የሚወስን ስለሆነ ነው

በስራ አለም አንደኛውና ትልቁ ነገር የሰው ልጅ ስኬት ነው። ስለዚህ የሰው ልጅ ስኬት ደግሞ በትምህርት ደረጃው በስራ ልምዱ ሁኔታ በተለያዩ መልኩ ስኬቶቹን ይናፍቃል። በደሞዝ ጭማሪ ወይም ገንዘብ በማግኘት ሊሆን ይችላል የስራ ልምዱን ከፍ በማድረግ የስራ ደረጃውን በማሻሻል ሊሆን ይችላል። የዚህ ደረጃ እድገት በማግኘት ሰው ስኬቱን ሊያጣጥም ይችላል። እኔም የስራ በስራ ሁኔታ የተለያዩ ምኞቶች አሉኝ። የስራ ልምዴን እያሻሻልኩ የትምህርት ደረጃዬን የትምህርት ዝግጅቴን እያሻሻልኩና ከፍ እያደረኩ በዚያ በተማርኩት ነገር ከፍተኛ ደረጃ ላይ መድረስ እፈልጋለሁ። እዚያ ከፍተኛ የሆነ ደረጃ ላይ ለመድረስ ደግሞ የስራ ልምዴን የትምህርት ዝግጅቴን አይቶ ያንን የስራ የስራ ደረጃ ሊሰጠኝ የሚችል አካል ያስፈልጋል። ነገር ግን ብዙ ጊዜ እንደዚህ ያሉ አጋጣሚዎች አሉ ከምኞትም የዘለለ ምንም አይነት ነገር የለም። የሰው ልጅ በተቀጥሮ ከመስራት ይልቅ በግል የተለያዩ ስራዎችን እንደ ችሎታው እንደ አቅሙ እንዳለው ጊዜና እንዳለው እውቀት ልምድ መሰረት አድርጎ ቢሰራ የተሻለ ገንዘብም የተሻለ ሁኔታም ሊኖር ይችላል ብዬ አስባለሁ። እኔም አሁን እያሰብኩበት ያለሁት አንዱ ትልቁ ጉዳይ ይሄ ነው። በስራ የምመኘው ነገር የግሌ የሆነ ቢዝነስ የግሌ ሀሳብ የግሌን እውቀት የራሴን ችሎታና ልምድ መሰረት አድርጌ እኔ በምሰራው ልክ እንዲከፈለኝ ወደሚያደርጉ ስራዎች መሸጋገር ነው። ተቋማት ላይ ተቀጥረን ስንሰራ ስንሰራ ተቋሙ የሚከፍለን በእኛ አቅም በእኛ ችሎታ በእኛ ልምድና በእኛ የእውቀት መጠን የትምህርት ዝግጅት መጠን አይደለም። ተቋሙ መክፈል በሚችልበት ልክ ነው የሚከፍል። እኛ ደግሞ ያ ተቋም መክፈል ከሚችልበት ልክ በላይ ያለን እውቀትና ያለን ልምድ ከዚያም በላይ ከፍ እያለ ያስከፍለን የሚችል ስለሆነ። ራሳችን የራሳችንን ስራ ፈጥረን የራሳችንን እውቀት ልምድና ችሎታችንን አዳብረን በቀላሉ የራሳችንን ነገር ልናንቀሳቅስ የምንችል ሰዎች መሆን አለብን። ይህንን ማድረግ ከቻልን የጊዜም የገንዘብም ነጻነቶች እናገኛለን። ብዙ ጊዜ በመንግስት ስራ ላይ ተቀጥሮ የሚሰራ ሰው ወይም በግል ድርጅቶች ተቀጥሮ የሚሰራ ሰው ያ የቀጠረው ተቋም በሚያዝዘውና በሚፈቅደው መመሪያ በሚያሰራበት የስራ ሰዓት ነው ሊሰራ የሚችል። በግል የሚሰራ ሰው ደግሞ በራሱ ውሳኔ ሰአቱን አሻሽሎ ገንዘብ ሊያገኝበት የተሻለ ገንዘብ ሊከፈልበት የሚችልበትን ጊዜ ብቻ መርጦ ሊሰራ ይችላል። ስለዚህ የስራ ምኞቶቼ ወደፊት የራሴን የሆነ ስራ ፈጥሬ በራሴ ስራ የራሴን የጊዜና የገንዘብን ነጻነት ማረጋገጥ እፈልጋለሁ

የምወደው የዳቦ አይነት ከስንዴ የሚዘጋጅ በተለይ ከፊኖ ዱቄት የሚዘጋጀው በመካከሉ ውስጥም የሚነፋና ኩፍ የሚል ስለሆነ የእሱን ዳቦ እወዳለሁ። በተለይ ደግሞ የበእሳት በስሎ ከሚወጣው ይልቅ በውሃ አንፋሎት የሚበስለው ዳቦ የውሃ ዳቦ ተብሎ የሚጠራው ይጣፍጣል ሲያድር ወዲያውኑ ዳቦ ተጋግሮ ወዲያውኑ በትኩሱ ዳቦን መብላት አልወድም ይሄ ብዙ ጊዜ የጨንጓራን ህመምን የሚቀሰቅስብኝ ነው። ከስንዴ የተሰራው ሙሉ በሙሉ ከበገጠሩ የሀገራችን ክፍል ስንዴና በቆሎ አድርገው ቀላቅለው አስፈጭተው የሚጋግሩት የዳቦ አይነት አለ ይህንንም ዳቦ ስበለው እንደዚሁ ጨንጓራ ላይ የማቃጠል ስሜት አለው። የፊኖ ዱቄት ሆኖ በውሃ የውሃ ዳቦ ብለን የምንጠራው በውሃ እንፋሎት የሚበስለው ዳቦ ግን ለመብላትም ጥሩ ነው በትኩሱ ግን ማንኛውንም አይነት ዳቦ መብላት አልወድም። ከዚህ የተሰራው ዳቦ ጥሩ ነው። አሁን ብዙ ጊዜ የሚያደርጉት ዳቦ ሲያዘጋጁ እርሾ ይጨምራሉ ይሄ የሚጨምሩት የእርሾ መጠን ዳቦውም እንዲል ኩፍ እንዲል ብለው ደግሞ የሚጨማምሯቸው ሌሎች የዱቄቶች አሉ እንደነዚህ ያሉ ሰው ሰራሽ የሆኑ ኬሚካሎች የተፈጥሮ ይዘት ያለውን ዱቄቱን ወደ ሌላ ነገር ስለሚቀይሩት ለህመምም ይዳርጋሉ ያጋልጣሉ። አንድ ጊዜ ዳቦ ገዝቼ ስበላ የእርሾ ቃና ይሰማል ይሄ የእርሾ ቃና የሚሰማው የእርሾ ቃና ውስጥ ላይ ከገባ ከበላን በኋላ ጨንጓራችን ላይ ተብላልቶ ገና ተብላልቶ ያልጨረሰ ስለሆነ ጨንጓራችን ላይ ይብላላል በሚብላላበት ጊዜ የሚፈጥረው ከፍተኛ የሆነ የአየር መጠን አለ። ይህን የአየር መጠን ደግሞ የእኛ ሰውነት መቋቋም አይችልም። እንደዚህ በሆነ አጋጣሚ እኔም ይሄንኑ በልቼ ሆዴ ውስጥ ተብላልቶ ከፍተኛ የሆነ የሆድ መንፋት ህመም ይዞኝ ለሁለት ቀን ለሶስት ቀን ያህል ከአልጋ ላይ አስቀምጦኛል በጣም ከፍተኛ የሆነ ህመም ስሜት አለው። ስለዚህ ዳቦ በሚጋገርበት ጊዜ እርሾው ሳይበዛ በመጠኑ ኩፍ እንዲል ብቻ የተደረገ ከተቻለ ደግሞ በራሱ ሂደት በጊዜ ሂደት ብቻ ኩፍ እንዲል የተደረገ ዳቦ ቢሆንና ካፊኖ የተዘጋጀ እሱም ከበረደ በኋላ ምናልባትም ተጋግሮ አንድ ቀን ካደረ በኋላ ዳቦን መብላት ደስ ይለኛል

ኮምፒውተር ሁለት አይነት ነገሮች አሉት የመጀመሪያው ሃርድ ዌሩ ነው። ሁለተኛው ደግሞ ሶፍትዌር ክፍሉ ነው። ሃርድዌር የሚባለው በእጃችን የምንዳስሰው። ከቦታ ቦታ የምናንቀሳቅሰው ነገር ነው። ይሄ ከኤሌክትሪክ ጋራ አያይዘን ሀይል ሰጠነው የምንከፍተውና የምንዘገው እሱን ክፍል በሙሉ የምንዳስሰው ክፍል የኮምፒውተሩ ሃርድዌር ይባላል። ይሄ የሚዳሰስ የሚጨበጥ ያለው ክፍል ማለት ነው። ከዚያ ውጭ ያለው ደግሞ የማንዳስሰው የማንጨብጠው የተለያዩ ስራዎችን የምንሰራበት ኮምፒውተሩ ላይ ብቻ የምንመለከተው ደግሞ ሶፍትዌር ነው። እሱ ከኮምፒውተር ውስጥ ላይ ተጭኖ በቀላሉ ለእኛ እየታየ የምንፈልገውን ነገር የምንሰራበት ነው። ለምሳሌ የኮምፒውተሩ ማውዙ ኪቦርዱ ፕሮሰሰሩ እንደዚህም ደግሞ ሞኒተር የሚባሉት ክፍሎች በሙሉ እነዚህ ሰው የሚዳስሳቸው የሚያያቸው ናቸው። ዋናውን የኮምፒውተሩን ክፍል ስንከፍተው የሚበራ እና በቀላሉ ደግሞ እዚህ ዲስፕሌይ ላይ የሚታየን ነገር አለ። ያ የምንሰራው ስራ ነው። ያ የምንሰራው ስራ ኮምፒውተር ላይ ይታይልናል በቀላሉ እንሰራለን የጽሁፍ ስራ ብንሰራ ኮምፒውተሩ ላይ በቀላሉ የሚጠፋውን እያጠፋን የሚስተካከለውን እያስተካከልን የጽሁፍ አገልግሎቱን እንጽፋለን። ይሄ ወደ ሃርድ የሚቀየረው ፕሪንት ማድረግ ስንችል ነው። ይሄ ደግሞ ከፕሪንተር ጋር ተያይዞ ፕሪንተሩ ላይ ነው ያ ወረቀት እዚህኛ በሶፍት ኮፒ ያየነው ነገር። ሃርድ ኮፒ ሆኖ በእጃችን የሚዳሰስ ሆኖ የሚመጣው ከፕሪንተር ጋር አያይዘን ነው። ስለዚህ ኮምፒውተርን በዚህ መልኩ ሁሉንም ነገር ሶፍትዌር እስከ መጫን ኮምፒውተሩን ከመጀመሪያው ጀምሮ አስጀምረህ አስጀምርህ የፈለኩትን ስራ መስራት እስከምችልበት ድረስ ኮምፒውተር በአግባቡ እጠቀማለሁ። በብዛት የምንጠቀማቸው አንዳንድ ሶፍትዌሮች አሉ ቪዲዮ ኤዲት ለማድረግ ዳታዎችን ለመሙላት እንደዚሁም ደግሞ የደሞዝ ለመስራት ክፍያ ለመክፈል የምንጠቀምባቸው የተለያዩ አፕሊኬሽኖች አሉ። የተለያዩ ሶፍትዌሮች አሉ። እነዚህን ሶፍትዌሮች ለመጠቀምም ልዩ የሆነ ችሎታ በእያንዳንዱ ሶፍትዌር ላይ ሊጠይቅ ይችላል። ይህንን ደግሞ ችሎታ በተለያዩ ከሰውም በመረዳት ቪዲዮዎችንም በማየት በተለያዩ ሁኔታዎች እንደነዚህ ያለውን አጠቃቀሙን ስለቻልኩት ኮምፒውተር ላይ አሁን ባለኝ ሁኔታ ኮምፒውተር ለመጠቀም ምንም አይነት ችግር የለብኝም

ከቤቴ እስከ ስራ ቦታዬ ድረስ ቢያንስ የአርባ ደቂቃ የእግር ጉዞን ሊወስድ ይችላል። ከዚህ እስከዛ ድረስ ያለውን ጉዞ በኪሎ ሜትርም ብናሰላው እስከ አራት ነጥብ አምስት ኪሎ ሜትር ድረስ ሊርቅ ይችላል። ይህንን ርቀት ብዙ ጊዜ በእግሬ በመሄድ አይደለም ወደ ስራ ቦታዬ የምገባው በስራ ቦታ ስራ ቦታ ላይ ለመግባት የሚወስደን የራሱ የሆነ ሰርቪስ አለ የተዘጋጀ ሰራተኛውን ወደ ስራ ቦታው የሚያደርስ መኪና አለ። ስለዚህ እሱን ጠብቄ የስራ ቦታዬ ላይ ቀላሉ እደርሳለሁ። ከቤቴ ያለው ርቀት ከፍተኛ ቢሆንም የመኪናው ካለፈኝ ግን እስከ አርባ ደቂቃ በእግሬ የመጓዝ ግዴታ ይኖርብኛል። በሰአቱ መድረስ ስላለብኝ ወደ ስራ ቦታዬ ለመሄድ እስከ አርባ ደቂቃ ያህል ልጓዝ እችላለሁ። ነገር ግን በሰርቪስ በሚሆንበት ጊዜ ግን እስከ አስር ጉዳይ ባለው ጊዜ ውስጥ እንደርሳለን። ጠዋት ለምሳሌ ሁለት ሰዓት ላይ ስራ እንጀምራለን ሁልጊዜም ቢሆን ስለዚህ ለሁለት ሰዓቱ ስራ አንድ ሰዓት ተኩል ላይ ሰርቪሱ ይዞን ወደዛ ይንቀሳቀሳል ማለት ነው። በየቦታው ያለውን ሰው እስከሚጭን ድረስ ሩብ ጉዳይ እስከ አስር ጉዳይ ባለው ጊዜ ውስጥ ስራ ቦታችን ላይ ያደርሰናል። ይሄ ደግሞ የስራ ስራችንን ለመስራት እና ሰዓታችን አክብረን ለመኖር በጣም ትልቅ ጠቀሜታ ያለው ነው ማለት ነው

ይህንን ከስራ ማስታወቂያ ጋር አያይዤ ብመልሰው ደስ ይለኛል። በስራ ማስታወቂያ ጊዜ፣ በቅጥር ጊዜ የተለያዩ ሁኔታዎች ያጋጥማሉ። በመጀመሪያ ደረጃ፣ ቅጥር ለመቅጠር የሚወጣ ማስታወቂያ አለ፤ በዚህ ማስታወቂያ ላይ የተመዘገቡ ሰዎች ይኖራሉ፤ እነዚህ ሰዎች ለዚያ የስራ መደብ የሚያሟሉ መሆናቸው ተረጋግጦ ለፈተና ጥሪ ይደረግላቸዋል፤ ለፈተና ጥሪ ሲደረግላቸው ከፈተና ጊዜው ወይም ፈተና ከሚሰጥበት ጊዜ ቀደም ብሎ እንዲያውቁ ይደረጋል፤ ምክንያቱም የተመዘገቡ ሰዎች ከተለያዩ የሀገራችን ክፍሎች ስለሚመጡ ረጅም የእግር ጉዞም፣ ረጅም የሆነ የመኪና ጉዞም ሊያደርጉ የሚችሉ ሰዎች ስላሉ፣ ያንን ታሳቢ አድርጎ ቀደም ተብሎ ይለጠፋል። ይሄ የማስታወቂያ ጥሪ ከተለጠፈ በኋላ ሰዎች መጥተው ፈተናቸውን ይፈተናሉ፤ ፈተና ከተፈተኑ በኋላ ደግሞ እንደገና ድጋሚ የፈተናው ውጤት ይለጠፍላቸዋል። የፈተና ውጤቱ ከተለጠፈ በኋላና ከጸደቀ በኋላ ላለፉ ሰዎች ጥሪ ይደረግላቸዋል፤ ይሄ ጥሪ የሚደረግላቸው ለቅጥር ነው። "ያለፋችሁ ስለሆነ ዋስ በማምጣትና የሚያስፈልጉትን ሁኔታዎች በማሟላት፣ ፈተናችሁን ስላለፋችሁ ወደ ቅጥር እንድትሄዱ" ተብሎ ይለጠፍላቸዋል። ነዚህ ሰዎች ፈተና ያለፉ መሆኑና ለዚያ ለተያዘው ክፍት ቦታ ላለን የስራ መደብ ላይ እንደሚያሟሉ ከተረጋገጠ በኋላ እነዚህ ሰዎች ይመጣሉ፤ ነገር ግን የማይመጡ ከሆነ ተጠባባቂዎች አሁንም ጥሪ ይደረግላቸዋል። ተጠባባቂዎች ጥሪ ተደርጎላቸው፣ እነሱም የማይመጡ ከሆነ ቀጣዩ ተጠባባቂ እያለ፣ ተጠባባቂው እስኪያልቅ ድረስ ይቀጥላል። ተጠባባቂዎች ካለቁ ግን እንደገና እንደ አዲስ፣ አዲስ ቅጥር ደግሞ ይወጣል ማለት ነው። ከዚህ ጋር በተያያዘ እንደዚሁ ከዚህ ከቅጥሩ ወጣ ባለ መልኩ ደግሞ፣ የተቀጠሩ ሰዎችም እየሰሩ ያሉ ሰዎች በስራ ገበታቸው ላይ በልዩ ልዩ ምክንያት ላይገኙ ይችላሉ። አንዳንዶቹ ስራቸውን ትተውት፣ አንዳንዶቹ ደግሞ በሐዘን፣ አንዳንዶቹም በሕመም በልዩ ልዩ ምክንያት ችግር ኖሮባቸው የሚቀሩ ሰዎች ሊኖሩ ይችላሉ። በስራ ገበታቸው ላይ ያልተገኙ ሰዎች፣ የጥሪ ማስታወቂያ ይወጣባቸዋል። የስራ መደባቸው ላይ ያልተ ካልተገኙበት ጊዜ ጀምሮ ወይም ፊርማ ካልፈረሙበት ጊዜ ጀምሮ ለምን እንደቀሩ ምክንያታቸውን የሚያስረዳ ማስረጃ ይዘው ወደ ሰው ሀብት እንዲመጡ ጥሪ ይደረግላቸዋል፤ ይሄ የመጀመሪያ ጥሪ ይባላል። ቀጥሎም በመጀመሪያ ጥሪው ካልመጡ፣ የሁለተኛ ጥሪ ይደረግላቸዋል። የሁለተኛ ጥሪ ሲደረግ፣ የመጀመሪያ ጥሪ የተደረገበት ቀን ቁጥር ይጠቀሳል። ስለዚህ "ይሄ የመጀመሪያ ጥሪ አድርገን ነበር አልመጡም፤ የሁለተኛ ጥሪ አሁን እያደረግን ነው፤ እንድትመጡ ማስረጃ ካላችሁ" ተብሎ ይለጠፍላቸዋል። አሁንም ካልመጡ፣ ለሦስተኛ ጊዜ እና ለመጨረሻ ጊዜ የጥሪ ማስታወቂያ ይለጠፋል። ይሄ የጥሪ ማስታወቂያ፣ እስካሁን በሁለት ማስታወቂያዎች ያላልመጡ ያልመጡ ሰዎች በሦስተኛው ማስታወቂያ ይመጣሉ ተብሎ ታስቦ እንዲመጡ ለማድረግ የሚደረግ ጥሪ ነው። በዚህ በሶስት ደቂቃ በሦስተኛው ጥሪ ካልመጡ ግን እነዚህ ሰዎች ስራቸውን በፈቃዳቸው እንደለቀቁት አድርጎ ከሥራቸው ይሰናበታሉ ማለት ነው። ስለዚህ የስራ ማስታወቂያ ጥሪ በዚህ በዚህ መልኩ ሊደረግ ይችላል ማለት ነው።

አዎ በእጄ እጽፋለሁ በእጅ መጽሐፍም እወዳለሁ በእጅ መጽሐፍ ደስ የሚያሰኘኝ የተለያዩ ቀለሞችን ተጠቅሜ መጻፍ ስለሚችል ነው ከዚያም በተጨማሪ ሌላ ወጪዎችን የማይጠይቅ በመሆኑ ነው በእጅ መጽሐፍ ሊያደክም ይችላል ከዚህ በፊት እኔ በርካታ የጽሁፍ ስራዎችን መጽሐፍ ሁሉ ሳይቀር በእጄ ጽፌ አውቃለሁ በእጃችን ስንጽፍ እጃችን ላይ ከፍተኛ የሆነ ድካምን ይፈጥራል የእጅ ጽሁፋችን ደግሞ እንደየሰው የተለያየ ስለሚሆን የሚነበብም የማይነበብም የእጅ ጽሁፍ ሊኖር ስለሚችል ለሰዎች መልእክትን ለማስተላለፍ ይቸግር ይችላል ነገር ግን የኮምፒውተር ነገር በሌለበት መብራት በሌለበት እንደዚሁም ደግሞ የተጻፈው ነገር ፕሪንት አድርጎ ያንን ለመመልከት በሚያስቸግርበት ሁኔታ ላይ ያለ ሰው በእጁ ቢጽፍ የተሻለ ነው በእጃችን በመጻፍ የተለያዩ መልእክቶችን ማስተላለፍ እንችላለን የተለያዩ መልእክቶች እንደ ፍቅር ደብዳቤ ሌሎችም የ የዚሁ በቅርብ ለሚገኙ ጓደኞች የሚጻፉ ደብዳቤዎች ለስራ ባልደረባ ለተቋማት እንደዚህ ደብዳቤዎች ይጻፋሉ እነዚህን ደብዳቤዎች በእጃችን በመጻፍ መልእክታችንን ልናስተላልፍ እንችላለን በእጅ ስለተጻፈ የመልእክቱን ክብደት አይቀይረውም በእጅ ደግሞ ስንጽፍ በግራም በቀኝም እጁ የሚጽፍ ሰው አለ እንደየሰው ሁኔታ በእጁ በሚጽፍበት ጊዜ በግራውም በቀኙም እንደየልምዱ ይጽፋል በቀኝም ጻፍነው በግራችን ግን መልእክቱ ይታወቃል የምንጽፈውን ፊደል ተመሳሳይ ፊደል ስለሆነና ሁሉም በተማረው ልክ ፊደሎችን ስለሚያነብ በእጅ መጽሐፍ ደስ የሚያሰኝ ጉዳይ እንደሆነ ነው በግሌ የምረዳው።

በጋ የሚባለው በኢትዮጵያ በጣም ደረቃማና ፀሀያማ የሆነ አቧራ የሚበዛበት ወቅት ነውና በዚህ ወቅት በተለይ የአቧራው ብናኝ አይንን አፍንጫን አፍን አካባቢ በጣም ይረብሻል በፊት ላይም ስለሚመጣ የፊት አካባቢን ገጽታን ያበላሻል እና በበጋ ወቅት አካባቢ ብዙ ጊዜ ፀሀዩን በጥላ ጥላ በመያዝ ጃን ጥላ በመያዝ በቀላሉ የፀሀዩን ሙቀት መከላከል ይቻላል አቧራውን ደግሞ የፊትና የአፍ የአፍንጫና የአፍ መሸፈኛ ማስክ በመጠቀም እንደዚሁ አቧራውን መከላከል ይቻላል ያለውን ይሄን ደረቃማ የሆነውን የአየር ሁኔታ እና ፀሀያማ የሆነውን የአየር ሁኔታ በዚህ መልኩ መቋቋም ካልተቻለ በጣም ከፍተኛ የሆነ ሙቀት የሚሰማበት ወቅት ነው በጋ የምንለው። ስለዚህ በበጋ ወቅት እኔ የማደርገው እንደዚህ ነው በበጋ ወቅት የሙቀቱን መጠን ለመለየት እና ለመቀነስ አለባበስንም ማስተካከል ተገቢነት አለው። በጣም ከጥጥ የተሰሩና ወፍራም የሆኑ ልብሶችን ጥቁር የሆኑ ልብሶችን ከመልበስ ይልቅ ስስ የሆኑ ልብሶችን ነጫጭ የሆኑ ልብሶችን በመልበስ የዚህን የአየር እንቅስቃሴውን ጥሩ በሚያደርግና ነፋሻማ እንዲሆን በሚያደርግ መልኩ አለባበስን አስተካክሎ መንቀሳቀስ ተገቢነት አለው። በበጋ ወቅት እኔም የማደርገው ይሄንን ነው አለባበስ ይሄን ማስተካከል ጃንጥላ በመያዝ ፀሀይን ለመከላከል መሞከር አቧራውን ደግሞ አፍና የአፍንጫን ማስክ በማድረግ ይህንን መከላከል። የአፍና የአፍንጫ ማስክ ግን ስናደርግ ደግሞ የራሳችን የሚወጣው ሙቀት በአፋችን የሚወጣው በአፍንጫችን የሚወጣው ሙቀት ተመልሶ እዚሁ አፋችን አካባቢ ላይ ያለውን በጣም ስለሚያቃጥል ምናልባት ፊታችን ላይም ሌላ ተጽዕኖ ሊፈጥር ስለሚችል ጥንቃቄ አድርጎ መጠቀም ተገቢነት አለው ብዬ አስባለሁ

ዶሮ ከቤት እንስሳት መካከል አንደኛዋ ናት። ዶሮ እንቁላልን ትጥላለች እንቁላሏ በጣም ጥሩ የሆነ ምግብ ነው ሀይልና ሙቀትም የሚሰጥ የፕሮቲንም ንጥረት ምግብ ያለበት ነው። ዶሮም ራሷ ደግሞ ታርዳ ትበላለች። በኢትዮጵያ የባህላዊ ምግቦች ውስጥ የመጀመሪያውን ደረጃ የሚይዘው ዶሮ ነው። የዶሮ ወጥ በአሰራሩ ልዩና ሲበሉት ደግሞ በጣም ደስ የሚያሰኝ እርካታን የሚሰጥ ነው። ስለዚህ እንደነዚህ ያሉ ጥቅሞች ስላላት ዶሮ በቤታችን አካባቢ ብናረባ ኢኮኖሚያችንን ራሳችንን የምግባችንንም ዋስትና የምናረጋግጥበት ነው። እኔም እንደዚህ ያሉ እቅዶች አሉኝ ወደፊት ዶሮ የማርባት እቅድ አለኝ። አሁን ግን እስካሁን ድረስ በልጅነቴ አካባቢ ከአስር አመት ከሃያ አመት በፊት ካልሆነ በቀር አሁን ለጊዜው ዶሮ የለኝም ዶሮ እያረባውም አይደለም። ነገር ግን ከዚህ በፊት በነበረው ሂደት በልጅነቴ ዶሮ እያረባው የትምህርት ቤት ወጪዎችን እሸፍን ነበር መጽሐፍ እገዛ ነበር ደብተሬን እገዛ ነበር እስክብሪቶ እገዛ ነበር። ወረቀት እገዛ ነበር ዩኒፎርም እገዛ ነበር። ሌሎችንም ነገሮች ሁሉ ከዶሮ በማገኘው ገንዘብ ወጪዎቼን እሸፍን ነበር። አሁንም አሁን ላለንበት በተለይ በኑሮ ውድነት ለምንሰቃይ ኢትዮጵያውያን ዶሮን በማርባት የኑሮአችንን ነገር መደጎምና የተሻለ ገቢ ማግኛ መንገድም ልናደርገውና ልንጠቀምበት የምንችለው ጥሩ አማራጭ ነው። ስለዚህ ይሄንን ሁላችንም ልናስብበት የሚገባ ነው

ግጭቶች በልዩ ልዩ ምክንያቶች ሊፈጠሩ ይችላሉ ሁለት አካላት ወይም ከዚያም በላይ የሆኑ አካላት በተለያዩ ሀሳቦች ባለመስማማት ወደ ግጭት ሊያመሩ ይችላሉ። አንደኛው ቡድን ይሆናል በሚለው አንደኛው ቡድን ደግሞ አይሆንም በሚል የከረረ ጠብ ከተፈጠረ ወደ ግጭት ያመራል። እንደነዚህ ያሉ ግጭቶች በሚፈጠሩበት ጊዜ የግጭት አፈታት ስልቶችን ተከትሎ ግጭቶችን ማስተካከል ተገቢ ነው። እነዚህ በሁለት ሰዎች የተጀመሩ ግጭቶች ወደ ማህበረሰቡ አልፈው ከፍተኛ የሆነ የሀገር ቀውስን ሁሉ የሚያስከትሉበት አጋጣሚዎች አሉ። ስለዚህ እነዚህ ግጭቶች የተፈጠሩበትን ምክንያት አውቆ የችግሩን አፈታት ተረድቶ ሁለቱ የተጋጩ አካላትን በማስማማት ሰላማዊ የሆነ መንገድን እንዲመርጡ ማድረግ አማራጭነት ያለው ጉዳይ ነው። እኔም የማደርገው ይሄንን ነው። ሁለት የተጋጩ አካላት ቢኖሩ ይህንን ግጭት የማስተካክለው በመጀመሪያ እያንዳንዳቸውን ለምን እንደተጋጩ በምን ምክንያት እንደተጋጩ ምክንያታቸውን በደንብ አድርጌ ከሁለቱም ጎን አጣራለሁ። ግጭቶችን ለመፍታት ወደ አንድ ጎን ማዘንበል ተገቢነት የለውም። ግጭት ከፈጠሩ አካላት መካከል አንደኛውን ብቻ ደግፈን ግጭቱን እንፈታለን ብለን የምናስብ ከሆነ ስህተት ነው። ምክንያቱም ሌላኛው ወገን ደግሞ ሌላ የግጭት ምንጭ አድርጎ ግጭቱን እያባባሰው የከረረ ጠብ እንዲሆን ከማድረግ ባሻገር ሌላ ምንም አይነት አማራጭ አይኖረውም። ስለዚህ ችግሮችን በምንፈታበት ጊዜ ጥንቃቄ ማድረግ የሚገባን ይሄንን ነው። ወደ አንዱ ጎን ማዘንበል የለብንም ሁለቱንም ላይ ገለልተኛ ሆነን የሁለቱንም ሀሳብ መስማት አለብን። የሁለቱንም የተጋጩ አካላትን ሀሳባቸውን ከሰማን በኋላ ያንን መፍታት የምንችለው በምን መልኩ ነው? የሚለውን የመፍትሄ አማራጮች አንድ ሁለት ሶስት ብለን ሀሳቦችን እናመጣለን። ከዚያ ሁለቱ አካላት በአንድ ተገኝተው ተገናኝተው ሀሳባቸውን ሁለቱም በነጻነት እንዲገልጡ እናደርጋለን። ከዛ ላይ ሀሳባቸውን በነጻነት እንዲገልጡ ካደረግን በኋላ አንተ ተው አንተም ተው። ካንተ የባሰ ደግሞ የእገሌ ነው። በቃ እንደዚህ አድርገን እንስማማ በሚል ለማስታረቅ መሞከር ይሄ የማይቻል ከሆኑ ከእኛም በላይ ከፍ ያሉ የሃይማኖት አባቶችን የሚፈሩ የሚከበሩ የሀገር ሽማግሌዎችን ይዘን ለማስታረቅ መሞከር ተገቢነት አለው። የሃይማኖት አባቶች በሚያስታርቁበት ጊዜ ብዙ ሰው ይስማማል ከግጭትም ነፃ ይሆናል ይቅርታም ይጠያየቃል። ስለዚህ ምንም አይነት ግጭት ቢፈጠር ግጭቶችን ለመፍታት በመጀመሪያ ደረጃ ማድረግ የሚገባን ነገር ችግሩ የተፈጠረበትን ምክንያት መረዳት የሚለው ነው። ስለዚህ እኔም ግጭቶችን የማስተካክል በእነዚህ ሂደቶች ነው

በሚገባ ይሄ ጥሩ ጥያቄ ነው። ጥፍርን መቆረጥ ግዴታ ነው። በጥፍር ውስጥ ቆሻሻዎች ይገባሉ የተለያዩ ስራዎችን ስንሰራ በእጃችን ከ በምንሰራበት ጊዜ አዋራውም፣ ቆሻሻውም ሌሎችም እማዬ የምግብ ትርፍራፊዎች ሁሉ በጥፍራችን ውስጥ እየገቡ ምግባችንን የምንመገበውንም ምግብ እስከመመረዝ ድረስ የሚደርሱበት አጋጣሚዎች አሉ። ስለዚህ ጥፍርም ማሳደግ ተገቢነት የለውም። የእጅን ጥፍርም፤ የእግርንም ጥፍር ቢሆን ጥፍርን ማሳደግ ተገቢነት የለውም። ምክንያቱም ለጤናችን ጠንቅ የሚሆኑ ነገሮችን በውስጡ ስለሚይዝ እኔም ጥፍሬን ሁልጊዜ እቆርጣለው፤ ልጆቼንም እንደዚሁ ጥፍራቸው እንዳያድግ በጥንቃቄ እቆርጣቸዋለሁ። ጥፍሬን የምቆረጠው ደግሞ በምላጭ ወይም ደግሞ በጥፍር መቁረጫ ነው። የጥፍር መቁረጫ ከምላጭ ይልቅ የተሻለ ነው። ቅርጹንም በትክክል እንዲቆርጠው ያደርገዋል ቅርጽ አውጥቶ ከዚህ በተጨማሪ ደግሞ በአካላችን ላይ ሌላ ጉዳትን አያስከትልም። በምላጭ ሲሆን ሌላውን ከጥፍራችን ውጭ ያለውን የእጃችንን እና የጣታችንን ስጋችንን አካባቢ ስለሚቆርጠው ከፍተኛ የሆነ የመድማት ነገር ይፈጠራል። ስለዚህ ይሄ እንዳይፈጠር የጥፍር መቁረጫን መጠቀም በምላጭ የምንጠቀም ደግሞ ከሆነ ቀስ ብለን ተጠንቅቀን መቁረጥ ይገባናል። ግን ብዙ ጊዜ ሰው በቀላሉና ሁልጊዜም እንደለመደው የሚያደርገው በጥርሱ ጥፍርን መቁረጥ ነው። የጣታችንን ክፍል ወደ ጥርሳችን በማስጠጋት ያደገውን ጥፍራችንን በጥርሳችን ልንቆርጠው እንችላለን። ይሄ የተለመደ ነው ነገር ግን በጥርስ በሚቆረጥበት ጊዜ የጥፍራችን የጫፉ ክፍል የሚሻክር ስለሆነ ያንን ደግሞ በማለዘቢያ መጠቀም ቀስ ብለን እንዲለዝብ ማድረግ ይኖርብናል ጥፍር ማሳደግ ግን ለተለያዩ ጉዳዮች ለተለያዩ ህመሞች የሚዳርግ ስለሆነም ይህንን ነገር ጥንቃቄ ማድረግ ተገቢ ነው።

በስራ ሂደት የተሻለ የገቢ ከፍተኛ የሆነ ገቢ ለማግኘት አዳዲስ የስራ ግንኙነቶችን ሁልጊዜም ቢሆን መፍጠር ተገቢነት አለው። የስራ ግንኙነቶቻችንን የምንፈጥር አዳዲስ ስራዎችን ለመጀመር ደንበኞቻችንንም ለማብዛት የስራ ጥራታችንን የስራ ልምዳችንንም የሚመሰክሩልን ለእኛ አስረጂ የሆኑ ምስክሮችንም ለመፍጠር ስለሚረዳን ነው። ስራ በምንሰራበት ጊዜ ከሌሎች ጋራ ግንኙነቶቻችን ከፍተኛ ነው። አንድ ሰው ስራ በሚሰራበት ጊዜ ለግሉ ብቻ የሚሰራው ነገር የለውም ከሌሎች ጋራ ተገናኝቶ የተለያዩ ስራዎችን ያከናውናል። ስለዚህ የተለያዩ ስራዎችን በሚያከናውንበት ጊዜ የሚፈጥራቸው ግንኙነቶች ለተሻለ ደግሞ ለእድገት ለልምድ ገንዘብም የተሻለ ገንዘብ ለማግኘት ለጊዜም ለገንዘብም ነጻነት ከፍተኛ የሆነ አስተዋጽኦ አለው። ስለዚህ እኔም በስራ ሂደት በስራ ልምዶቼም ከተለያዩ ሰዎች ጋራ በስራ ግንኙነቴ ላይ የምፈጥራቸው የተለያዩ ግንኙነቶች አሉ። እነዚህን ግንኙነቶች እያሻሻልኩ ቤተሰብ እስከመመስረት ድረስ ቤተሰብ እስከሚደርስ ድረስ የኔን ቤት እስከሚያዩ ድረስ እኔም የነሱን ቤት እስከማይድረስ የነሱን ቤተሰብ እስከማውቅ እነርሱም የኔን ቤተሰብ እስከሚያውቁበት ድረስ እንደዚህ የቤተሰብ ስሜት እንዲኖር ያደርገዋል። የስራ ግንኙነታችን ቤተሰብ እስከሚመስልበት ቤተሰብ እስከመመስረት የሚያደርስና ቤተሰብ እስከማስተዋወቅ ቤታችንን እስከማየት የሚያደርስ ደረጃ ላይ የምንደርስ ከሆነ ጥሩ የሆነ የስራ ግንኙነትን ፈጥረናል ማለት ነው

በአደባባይ መናገር የሚፈሩ ሰዎች አሉ። በአደባባይ ለመናገር የምንናገረውንም ነገር መለየት ያስፈልገናል። አንዳንድ ሰዎች በሰው ፊት መናገር ይፈራሉ። ያፍራሉም ስለዚህ ይህንን ማፈርን መፍራትን ማስወገድ ያስፈልጋል። ጭንቀት የሚፈጥርባቸው ሰዎች አሉ በብዙ ሰዎች መካከል መናገር በብዙ ሰዎች መካከል መታየት ላብ ላብ የሚላቸው ሰዎች አሉ። ከእንደነዚህ ያሉ ሰዎች የሚጠበቀው ብዙ ጊዜ መራቅና መሸሽ ነው። ራሳቸውን ደብቀው ሀሳባቸውን ለአንድ ሰው ወይ ለሁለት ሰው ብቻ ማጋራት የሚፈልጉ ሰዎች አሉ። እኔ በአደባባይ ለመናገር የምቸገር ሰው አይደለሁም በአደባባይ መናገርንም የለመድኩት። መምህር በመሆኔ ነው። መምህር በሆንኩ ጊዜ የመምህርነትን ስልጠና እወስድ በነበረበት ጊዜ። አንድ መምህር በተማሪዎቹ ፊት ሄዶ እንዳያፍርና እንዳይፈራ ሲናገርም የሚናገራቸውን መልእክት ማስተላለፍ የሚፈልጋቸውን ልጆች ተማሪዎችን እየተመለከተ እንዲያስተምር ስልጠና ወስጃለሁ። በዚህ ሂደት በመጀመሪያ ደረጃ በጣም እፈራ ነበር አፍርም ነበር። እዚህ በምንማርበት ስልጠና በምንወስድበት ጊዜ በጓደኞቻችን ፊት ወጥተን እናስተምር ነበር። በጓደኞቻችን ፊት ወጥተን ሳስተምር ጓደኞችን ፊታቸውን ስመለከታቸው እየፈራው ወይ መሬት መሬት ወይም ደግሞ ጣራ ጣሪያ እመለከት ነበር። ከዚህም አልፎ ደግሞ አንዳንድ ጊዜ ፊቴን ወደ ሰሌዳው አዙሬ ተማሪዎችን ጀርባዬን ሰጥቻቸው ቆም ነበር። ይሄ ብዙ ጊዜ ከመምህራችን በሚሰጠን አስተያየት እንደዚህ ማድረግ በተማሪ ፊት ላይ ማፈር መፍራት ፊትን ሳይሆን ጀርባን መስጠት ተገቢ አይደለም ተብሎ ምክር እየተሰጠን ውጤትም እየተያዘ ስለነበረ ውጤታችን እየተቀነሰብን ስለነበር። በተማሪዎች ፊት ለፊት ሆኖ ጀርባን ሳይሰጡ ጣራ ጣራና ምድር ምድር ሳይመለከቱ በትክክል ተማሪዎች ጋር የአይን እይታ እያደረጉ ማስተማርን በዚያ ሂደት ተለማምጃለሁ። ስለዚህ ከዚያ ከማሰልጠኛ ከወጣሁበት በኋላ ወደ ተማሪዎች በምሄድበት ጊዜ የከበደኝ ነገር አልነበረም። የተማሪዎቼን ፊት እያየሁ ተማሪዎችን እንደ ቤተሰብ እንደማውቃቸው ዘመድ ጓደኞች አድርጌ በእነርሱ ፊት በቀላሉ እናገር ነበር። ከዚያም አለፍ ብሎ የቤተሰቦቻቸውን ጥሪ በምን በምናደርግበት ጊዜ ተማሪዎች ወላጆቻቸውን ጠርተው በእነሱ በወላጆቻቸው ፊት እንደዚሁም ደግሞ በትምህርት ቤት ደረጃ የተለያዩ ትምህርት ቤቶች መምህራን እርሳነ መምህራን ተሰብስቦ ባሉበት የመድረክ መሪ ፕሮግራም መሪ አስተዋዋቂ ሆኜ ሰርቻለሁ። እዚያ ላይ በአደባባይ በብዙ ሰዎች ፊት መናገርን በደንብ አድርጌ የለመድኩበትና ልምድ የቀሰምኩበት ስለሆነ። አሁን ላይ እድሜዬም ከፍ ያለ ስለሆነ ልምድም ያለኝ ስለሆነ። በሰዎች ፊት በአደባባይ ለመናገር ምንም የሚቸግረኝ ነገር የለም። ሰዎች በአደባባይ መናገር እንዳይችሉ የሚያደርጋቸው ከፍርሃት በተጨማሪ የሚናገሩትን ነገር ወይም ቃል የገቡትን ነገር በአግባቡ የማይፈጽሙ ከሆነ ነው። የገቡትን ቃል በአግባቡ ካልፈጸሙ ለሁለተኛ ጊዜ ለሶስተኛ ጊዜ በነዛ ሰዎች ፊት ቃል በገቡባቸው ሰዎች ፊት ድጋሚ መናገርን ይፈራሉ ያፍራሉ። ስለዚህ እኔ ደግሞ እንደዚህ ያለ ችግር ስለሌለብኝ የማልሰራውን ቃል አልገባም ቃል የገባሁትንም ደግሞ በአግባቡና በጊዜው እሰራለሁ። ቃል የገባሁትን የማልሰራበት ምክንያት ኖሮ ተፈጥሮ ከፍተኛ የሆነ ችግር ኖሮብኝ ካልሰራሁት ደግሞ በአደባባይ ይቅርታ ይሄንን ነገር ያልሰራሁት በዚህ በዚህ ምክንያት ነው ብዬ ምክንያቴን አስረድቼ ራሴን ነፃ መውጣት እፈልጋለሁ። እንጂ መሽሎክለክና መደበቅ ራሴን ደብቄ መኖር አልፈልግም። ስለዚህ በአደባባይ ለመናገር ምንም የማፍረውም የምፈራውም ነገር የለኝም

ስራዬ በብዙ ጊዜ በጉዞ ላይ የማሳልፍበት ምክንያት የለውም ነገር ግን ለአንዳንድ ስራዎች ከአንድ ቦታ ወደ ሌላ ቦታ መጓጓዝን ይጠይቃል። ከቤቴ ወደ መስሪያ ቤት ለመሄድ ቢያንስ የአርባ ደቂቃ የእግር ጉዞ አለኝ። ይህንን የእግር ጉዞ ለማስተካከልና በእግር ላለመጓዝ ከፈለኩ ደግሞ የምሰራበት ተቋም ባዘጋጀው የመጓጓዣ መኪና ላይ በሰአቱ ደርሼ በዛ መኪና መጠቀም አለብኝ። መኪናው ብዙ ጊዜ ጥዋት አንድ ሰዓት ተኩል ላይ ከእስከ ቦታው ይነሳል። ስለዚህ መኪናው ከመንቀሳቀሱ ከአንድ ሰዓት ተኩል በፊት እዚያ ፌርማታ ላይ መገኘት አለብን። ይህንን አድርጌ ወደ ስራ ቦታዬ ለአሥራ አምስት ወይም ለሃያ ደቂቃ የመኪና ጉዞ ካደረግን በኋላ ስራ ቦታችን ላይ እንገባለን። ስራ ቦታዬ ላይ ከገባሁ በኋላ የስራዎቼ በየቀኑ የምሰራቸው ስራዎች ዝርዝር ስላለኝ ዛሬ ምንድነው እምሰራ? የጎደለ ስራ ዛሬ መጨረስ ያለብኝ ማጠናቀቅ ያለብኝ ስራ ምንድነው ብዬ ለይቼ ማጠናቀቅ ያለብኝን ስራ ለመስራት። ምናልባትም ከሌሎች አካባቢዎች ላይ ሄጄ ማስፈረም ወይም ደግሞ ማስመራት ወይም ደግሞ መነጋገርና መወያየት የሚያስፈልገኝ የስራ ጉዳይ ካገኘው የግድ በስራዬ ምክንያት ከእኔ ካለሁበት ቢሮ ወደ ሌሎች ቢሮዎች ላይ እጓዛለሁ። ይሄ ጉዞ ምናልባት የአሥር ደቂቃም እንደየርቀቱ የአሥራ አምስት ደቂቃም ድረስ ልጓዝ እችላለሁ። ይህንን አድርጌ ስራዬን በአግባቡ እፈጽማለሁ። ከዚህ በተጨማሪ ደግሞ የስራ ልምድ ለመቅሰም እኛ ላይ ያለንን ልምድ ለሌሎችም ለማካፈል በምንፈልግበት ጊዜ ራቅ ወደ አሉ ቦታዎች እንሄዳለን። ይህንን እምናደርገው ራሱ ተቋሙ በመደበው መኪና ነው። ይሄ ጉዞ አድካሚ ነው አሰልቺም የሚሆንበት ጊዜ አለ። የሚከፈል አበል አለ ይህ አበል ግን አሁን ባለው የኑሮ ሁኔታ ምሳን ቁርስን እራትን እየበላን እና አልጋ ይዘን ለመኖር በጣም የሚከብድ ነው። እና እንደነዚህ ያሉ የስራው ጉዞዎች ብዙ ጊዜ አድካሚም አሰልችም ናቸው። የኛንም ጉልበታችንን የሚፈታተኑ ወጪም የሚጠይቁ ናቸው። ከዚህ ውጭ ባሉ አጫጭር እንቅስቃሴዎች ግን በደስታ የስራ ጉዳያችንን ይዘን ከአንዱ ቢሮ ወደ ሌላ ቢሮ እየተንቀሳቀስን ጉዞ እያደረግን ስራዎቻችንን በአግባቡ እንሰራለን። ይህንንም በማድረጋችን ተቋማችንን የተሻለ ደረጃ ላይ እያደረስነው ነው። ከእኛም ሰዎች የስራ ልምድ ሲፈልጉ እንደዚሁ በስራ ጉዳይ ተጉዘው ወደ እኛ መጥተው ጥያቄዎቻቸውን ያቀርባሉ። እኛም ለጥያቄዎቻቸው ምላሽ እንሰጣለን የእኛንም የአሰራር ሁኔታ ልምዳችንን ችሎታችንን እንደዚሁ እየተንቀሳቀስን ለሌሎች እናስረዳለን።

መጠጥ እንግዲህ አንዱ የምግብ አይነት ነው በመጠጥ ደረጃ የመጀመሪያውና በጣም ብዙዎቻችን የምናዘወትረው ውሃ ነው። ውሃ ለሰውነታችን በጣም ተስማሚ የሆነ የሰውነታችንንም ሶስት አራተኛ ክፍል የሚሸፍን አብዛኛው ነገራችንም ከውሃ የተገነባ ነው ስለዚህ ውሃ በሰዎች ዘንድ ተወደደም ተጠላም የግድ ልንጠጣው የሚገባ መጠጥ ነው። ውሃ በርካታ ጥቅሞች አሉት ቢሆንም በመጠጥ ረገድ ግን ለህይወታችን ተስማሚ የሆንና እንድንኖር ከፍተኛውን ሚና ከሚጫወቱት መጠጦች መካከል ውሃ ነው። አንዳንድ መጠጥ ከውሃ በስተቀር ግን የምወዳቸው መጠጦች ብዙ ሰዎች የተለያዩ መጠጦችን ሊጠጡ ይችላሉ። የለስላሳ መጠጦችን ይጠጣሉ የአልኮል መጠጦችንም የሚጠጡ አሉ። እኔ የአልኮል መጠጦችን አልጠጣም የአልኮል መጠጦችን የማልጠጣ አንደኛ ለጤና ከፍተኛ የሆነ የሚያስከትል በመሆኑ ነው ጤናዬን ለመጠበቅ ስል የአልኮል መጠጥ አልጠጣም። ከዚህ በተጨማሪም ግን በራሱ የመጠጣት ልምድም ሱስም የለብኝም። ብዙ ሰዎች አልኮል የሚጠጡ ሱሰኛም ጭምር እየሆኑ ነው ከሰዎች ጋራ ያወሩ የተጫወቱ እየመሰላቸው በተለያዩ ቦታዎች እየሄዱ አልኮል መጠጥ ይጠጣሉ። እኔ ይህንን መጠጥ አልወደውም ምክንያቱም ጤናዬን መጠበቅ ስላለብኝ ማለት ነው። ከዚህ በተጨማሪ ግን ጥሩ ሆኖ የማገኘውና ከሰዎች ጋራ ለማውራት ለመጫወት ከጓደኞቼ ጋራ ለመዝናናት በምፈልግበት ጊዜ የምጠጣውና የማዘዘው መጠጥ የለስላሳ መጠጦችን ነው። እነዚህ የለስላሳ መጠጦች ከአልኮል ነፃ የሆኑ መጠጦች ናቸው። ስለዚህ ከአልኮል ነፃ የሆኑ መጠጦች እና ከሌሎች ሰዎች ጋርም ከጓደኛው ጋራ ከአፌም ሬስቶራንት ላይ መዝናኛ ቦታዎች ላይም ሄጄ በቃ። የለስላሳ መጠጦችን ነው የለስላሳ መጠጦች ከአልኮል ነፃ በመሆናቸው ለጤናም ከፍተኛ የሆነ ጉዳት የለባቸውም። በርግጥ እነሱም ቢሆን ከስኳር ጋራ በተያያዘ የራሳቸው የሆነ ጉዳቶችን ሊያስከትሉ ይችሉ ይሆናል ነገር ግን እኔ አሁን ባለው ሁኔታ ብዙ ጊዜም ስለማልጠጣና ስለማላበዛ። የለስላሳ መጠጥ ደግሞ ከአንድ በላይ ብዙ ጊዜም ስለማይደገም ለስኳርም የሚያጋልጥ ከፍተኛ ደረጃ ላይ የደረሰ በብዛትም እንደዛ አይነት ነገር ስለሌለው ያን ያህል ስጋት የለብኝም። ከሰዎች ጋራ ለማውራት ለመጫወት ለመዝናናት ካልሆነ በቀር ደግሞ እኔ ብዙ ጊዜ መጠጥም አላዘዝም። ቤቴ ከሆነ ስኳር አድርጌ ሻይ አፍልቼ በሻይ መጠጥ ካልሆነ በቀር ሌላ የተለየ የምጠጣው መጠጥ የለኝም

አዎ አሁን ራሱ ይሄንን እየቀረጽኩ ያለሁትን ድምጽ የምሰራበት ስማርት ፎንን ተጠቅሜ ነው ስማርት ፎን ለተለያዩ አገልግሎቶች እጠቀምበታለሁ። ቪዲዮ ኤዲት ለማድረግ ቪዲዮ ለመቅረጽ ኦዲዮ ወይም ድምጽ ለመቅረጽ። እንደዚሁም ደግሞ የተለያዩ የመገናኛ ማህበራዊ ጉዳዮችን ለመከወን እጠቀምበታለሁ ማህበራዊ መገናኛዎችን ስልኬ ላይ ጭኜ በቀላሉ ከጓደኞቼ ጋራ የምገናኘው የምጻጻፈው ስልክ የምደዋወለው መልእክቶችን የምለዋወጠው በዚሁ ስማርት ፎን ነው። ስማርት ፎን ከቁጥር ስልኮች የተሻለ የሚያደርገው በጣታችን ማሽከርከር የምንችለው ለፍጥነቱም ለጥራቱም ባትሪውም እንደዚሁም ደግሞ ከሰዎች ጋራ ለመገናኘት በጥራት የሚያገናኝ ስለሆነ ስማርት ፎን ጠቃሚ ነው። ስማርት ፎን የያዘ ሰው ስማርት ፎኑን ለመግዛት ያወጣውን ወጪ ስማርት ፎኑን ተጠቅሞ ስራዎችን በመስራት ገንዘቡን መመለስ የሚችልበት አጋጣሚ አለው። ኢንተርኔት በአግባቡ ስለሚሰራ እንደዚሁም ደግሞ በፍጥነት ከሌሎች ጋራ ስለሚያገናኝ መልእክቶቻችንን ለመላክ መልእክቶችን ለመቀበል ስለሚጠቅመን። የኦንላይን ስራዎችን ወይም መስመር ላይ የሚሰሩ የተለያዩ ስራዎችን በስልካችን ተጠቅመን በመስራት ገንዘብ የምናገኝበት ስለሆነ ቢያንስ ለዚህ ስልክ ያወጣነውን ወጪ በቀላሉ መመለስ ይኖርብናል። ብዙ ወጣቶች ቲክቶክ ላይ በመስራት ዩቲዩብ ላይ በመስራት እንደዚሁም ሌሎችን የ ላይቭ ስትሪሚንግ ፕላትፎርሞች ላይ ተቀላቅለው በመስራት ከፍተኛ የሆነ ገንዘብ እያገኙ ይገኛሉ። ስልኩን ለመግዛት ያወጡትን ወጪ ብቻ ሳይሆን የቤተሰቦቻቸውን ወጪ የቤ የቤት ኪራያቸውን ምግባቸውን የትምህርት ወጪያቸውን ሙሉ ሊሸፍንላቸው የሚችለውን ገቢ ስማርት ፎናቸውን ብቻ ተጠቅመው እየሰሩ ይገኛሉ። አንዳንድ ልጆች ደግሞ ስማርት ፎን ደረጃውን ብቻ በማሻሻል ከፍ ያለ ስልክ በመግዛት ብቻ ስልክ ከመደወልና የተለያዩ ፎቶዎችን እያገላበጡ ስክሮል ከማድረግ ውጪ ገንዘብ እንደሚሰራበት የማያውቁ ደግሞ አሉ። ስለዚህ ሁሉም ሰው ተመሳሳይ የሆነ አጠቃቀም የለውም ብሎ መያዝ መገ ይቻላል

ጠዋት ላይ ብዙ ጊዜ የምመገበው የወጥና እንጀራ ነው። ነገር ግን ጠዋት አካባቢ አብዛኛውን ጊዜ የጾም ጊዜ ስለሚሆን የመመገቡ ልምድ የለኝም። ነገር ግን ጾም በማይሆንባቸው ጊዜያት እሁድ ቅዳሜን ጨምሮ በዓለ ሀምሳና ሌሎችም እንደዚህ ጾም የማይጾምባቸው የተወሰኑ ጥቂት ቀኖች ላይ ጠዋት ላይ ቁርስ በልቼ ልሄድ እችላለሁ። የግድ ቁርስ መብላት ካለብኝ የምበላ በደንብ ሊያጠግበኝ የሚችል ምግብ ነው። እኔ ጠዋት ላይ የተሻለ ምግብ እና ሊያጠግበኝ የሚችል ምግብ ከበላው ምሳ ሰዓትን በቀላሉ ልዘለው የምችለው ነገር ነው። ምክንያቱም በኢኮኖሚው ሳይሆን መጨናነቅም ስለማልፈልግ ጠዋት ላይ የበላሁት ነገር የተሻለ ምግብ መሆን አለበት። ከዚያ ውጪ ከሆነ ደግሞ ጾሜን ብውል የተሻለ ነው። ያው ሰዎች ሻይ በዳቦ በልተው ሊውሉ ይችላሉ። ፓስታ መኮረኒ እንደዚህ በልተው ሩዝ በልተው ሊውሉ ይችላሉ። እኔ ይሄንን ማድረግ አልችልም። ሩዝ በልቼ አልውልም። ወይም ደግሞ ፓስታና መኮረኒም በልቼ አልውልም ሻይ በዳቦም በልቼም ዋል አልችልም። ይሄን ይሄንን ባደርግ ከፍተኛ የሆነ የጨንጓራ ህመምም ያስከትልብኛል። ስለዚህ ለኔ የተሻለው ወይ የተሻለ ምግብ ሊያጠግበኝ የሚችል ምግብ መመገብ አለያም ደግሞ አለመመገብ ሁለት አማራጮችን ነው ሁሌም ይዤ የምንቀሳቀስ። ስለዚህ በቤቴ የማደርገው የተሻለ ነገር ሰዎች ምሳቸው ላይ ሊበሉት የሚችሉትን ሊያጠግባቸው የሚችል ምግብ ጠዋት ላይ በቁርስ ሰዓት እበላለሁ። ይህንን አድርጌ ነው ይሄ መንቀሳቀስ ወይም ከቤቴ መውጣትም የምፈልገው። ያንን ማድረግ ካልቻልኩ ግን እንጀራ ከሌለ ወጥ ከሌለ ሰዎች በምሳ ሰአታቸው ሊበሉትና ሊያጠግባቸው የሚችለውን ምግብ በቁርስ ሰዓት እኔ ማግኘት የማልችል ከሆነ ወይም ጠዋት ላይ ማግኘት የማልችል ከሆነ ሳልበላ ብውልና ጦሜን በውል እመርታለሁ። ስለዚህ ጠዋት ላይ የማደርገው ሁልጊዜ ባይሆንም መመገብ ባለብኝ ጊዜ ጠዋት አካባቢ መመገብ ካለብኝ የምመገበው እንደዚህ ያሉትን ምግቦች ነው። እንጀራና ወጥን አድርጌ በደንብ አድርጌ እስከምጠግብ ድረስ እና እስከሚበቃኝ ድረስ እመገባለሁ ማለት ነው

በራሴ ልክ ተለክቶ የተሰፋ ልብስ እወዳለሁ። እኔ በራሴ ልክ አስለክቼ፣ ራሴን ሊገልጥ የሚችል ልብስ ቢሆን ከጨርቅ የተሰሩ ልብሶችን ብዙ ጊዜ እወዳለሁ። በሰዎች ተለክተው በፋብሪካ የሚወጡ ልብሶችን መልበስ አልወድም። ምክንያቱም፣ እነዚህ ልብሶች አንዳንዶቹ ትርጉሙን የማላውቀው ጽሁፍ የሚጻፍባቸው፣ ቀለማቸውም ብዙ አይነት ቀለም እና የተዝጎረጎረ ቀለሞች ስላለ የቀለም ምርጫቸውም ደስ የማይል የተሰራበት የልብሱም ጥራት በእንደዚሁም ደግሞ የልብሱ መጠንም፣ እኔ በምፈልገው ልክ ሳይሆን ሰዎቹ ወይም ፋብሪካው በሚፈልገው ዲዛይን የሚሰሩ ናቸው። ስለዚህ ራስ የለክ ተለክቼ ልብስ ሰፊዎች ላይ ሄጄ በዚህ መልኩ ስሩልኝ ብዬ በራሴ ዲዛይን፣ በራሴ ፍላጎት በራሴ ልክ ተለክተው የሚሰፉ ልብሶችን መልበስ እወዳለሁ። እንደነዚህ ያሉ ልብሶች ሀገራዊ የሆኑ የሀገራችንን ባህል የሚጠብቁ ሃይማኖታዊ ጉዳዮቻችን ላይም ጣልቃ የማይገቡ። የተሻሉ የሆኑ ራሳችን ፈልገን ፈልገው የሰሯቸው ሳይሆን ፈልገን የምናሰራቸው ስለሆኑ እንደነዚህ አይነት ልብሶች የተሻሉ ናቸው። በፋብሪካ የሚመረቱ ልብሶች ብዙ ጊዜ ወይ ሃይማኖታዊ ተኮር የሆኑ ሃይማኖት ላይ ጉዳት ሊያደርሱ የሚችሉ የአለባበስን ባህል የሚቀይሩ እርቃንን የሚያሳዩ በጣም ስስ የሆኑ አይነት ልብሶች አሉ፣ ጠንካራ የሆኑ በእርግጥ አሉ ጠቆር ያሉ ልብሶች ሰውነትን እንዳያሳዩ ሆነው፣ ደንደን ብለው ወይም ወፈር ብለው የተሰሩ ልብሶች ይኖራሉ፣ ግን ያም ቢሆን ከባህላችን ያፈነገጡ ወይ ደግሞ የሚጠቀሟቸው ምስሎች ብዙ ጊዜ ሃይማኖታዊ ጫና ሊያሳድሩ የሚችሉ ምስሎችን ንባባቸውና ትርጉማቸው የማይታወቁ ጽሁፎችን፣ እዚያ ላይ ስለሚያሰፍሩ ይሄ ይሄ ደግሞ ጫናን ይፈጥራል ስለዚህ ምንም አይነት ጽሁፍ የሌለበት ልብስ በሀገራችን ሰሪዎች የሚሰራ በራሴ ልክ ተለክቼ የሚሰፋ እንደነዚህ አይነት ልብሶችን እወዳለሁ። መልበስም የምፈልግ እነሱን ነው እንደነዚህ ያሉ ልብሶች ባህሌንም ሃይማኖታዊ ጉዳዮችንም ሀገሬንም ሌላውንም በሙሉ ያለኝን ነገር ሊያስጥሉኝ የማይችሉ ስለሆኑ እነዚህን አይነት ልብሶች መልበስ እወዳለሁ።

ጥላ ወይም ፀሀይ ለመምረጥ በመጀመሪያ ደረጃ የሙቀቱን መጠን መወሰን አለብኝ። የሙቀት መጠኑ እንደሚሆነው እንደ አካባቢው የሙቀት መጠን ጥላ ወይም ፀሀይን ልመርጥ እችላለሁ። ለምሳሌ ጠዋት አካባቢ ላይ በኢትዮጵያ አቆጣጠር እስከ ጠዋቱ ሁለት ሰዓት አካባቢ ያለው ቀዝቀዝ የሚል የአየር ፀባይ አለበት። እኔ በምኖርበት አካባቢ። ስለዚህ ጠዋት አካባቢ ላይ ፀሀይን እመርጣለሁ የፀሀይ ሙቀት ደስ ያሰኛል በተለይ ጠዋት አካባቢ ደግሞ ለአጥንት ጥንካሬም ስለሚረዳ ብዙ ጊዜ ህፃናት ሳይቀር ፀሀይ ላይ እንዲወጡ ይደረጋል። ይሄ ቫይታሚን ዲ አለው ተብሎ ይታሰባል። የአጥንትን ጠንካራ እንዲሆን ስለሚያደርግ እኔም የጧቱን የቅዝቃዜውን ሁኔታ ለማለፍ ፀሀይን እመርጣለሁ። የፀሀይ ሙቀት በጠዋቱ ለሰስ ያለ በጣም የማያቃጥል በጣምም ያልቀዘቀዘ የሆነ ለሰውነት በጣም ምቾትን የሚሰጥና ተስማሚ የሆነ የፀሀይ ሙቀት ይገኛል። ስለዚህ እኔ ጠዋት አካባቢ ላይ ከሆነ የምመርጠው ፀሀይን ነው ማለት ነው። ከቀቱ ከቀኑ ስድስት ሰዓት አካባቢ ላይ እስከ ዘጠኝ ሰዓት ባለው ውስጥ ደግሞ በዚህ በምኖርበት አካባቢ በጣም እሳት የሆነ የፀሀይ ሙቀት በጣም የሚያቃጥልበት ነው። ስለዚህ ይሄን የሚያቃጥለውን የፀሀይ ሙቀት ለመከላከል ጥላን እመርጣለሁ። በዚህ ሰዓት ውስጥ የማሳልፈው ብዙ ጊዜ ወደ ቤት አካባቢ በመጣላል ነው። መንገድ የግድ መጓዝ ያለብኝ ከሆነ ደግሞ ጥላ ይዤ እንቀሳቀሳለሁ በጣም ከባድ የሆነ ሙቀት ካለ የዛፍ ጥላ ወዳለበት አካባቢ ወይም ደግሞ ወደ ቤቶች አካባቢ እጠጋለሁ። ይህንን በማድረግ ሙቀቱን የሰውነት የሙቀት ተስማሚ እንዲሆን ለማድረግ እሞክራለሁ። የሙቀቱ መጠን ግን ለዚህ ጥላን ወይም ፀሀይን ለመምረጥ ወሳኝነት አለው። ወደ ምሽት አካባቢ ደግሞ ሙቀት የሚቀንስበት ስለሆነ የጥላው ወደ ጥላ አካባቢ መጠለል ያን ያህል ብዙም ትርጉም የለውም። ስለዚህ ወደ ፀሀይ አካባቢ ወጣ ብለን ደግሞ የምሽቱን ሁኔታ እየተመለከትን እረፍት እናደርጋለን እንዝናናበታለን። ስለዚህ ጥላ ወይም ፀሀይን ትመርጣለህ ለሚለው ጥያቄ ትክክለኛው ምላሽ የሚሆነው ጥላ ወይም ፀሀይ ነው። ብዬ ለመመለስ በመጀመሪያ ደረጃ የሙቀቱን መጠን ያለውን የአካባቢውን የሙቀት መጠን መረዳትና ማወቅ አለብኝ። የዚህን ምላሽ የሚወስነው የአካባቢው ሙቀት ነው ብዬ አስባለሁ

ስራዬ የጉልበትን የሚጠይቅ ስራ አይደለም የአእምሮ ስራ ነው የአእምሮ ስራም ቢሆን ያደክማል ነገር ግን እኔ አሁን እየሰራሁበት ያለው ስራ ወጣ ገባ የሚልና የመዝናኛ ጊዜ ያለው የተሻለ ጊዜ ሊሰጥ የሚችል ስራ ስለሆነ እስከ ድካም ድረስ የሚሄድ ከባድ የሆነ ስራ አይአደለም ስራዎች ግን አንዳንድ ስራዎች በጣም አድካሚ የሆኑ ስራዎች አሉ በጉልበት የሚሰሠሩ ስራዎች በአእምሮ የሚሠሩም የአእምሮ ስራዎች አሉ። እነዚህ ሁሉም ስራዎች የሰውን ድካም ይጠይቃሉ። ሳንደክም ሳንወጣ ሳንወርድ የምናገኘው የምንበላውም የምንመገበውም ነገር የለንም ገንዘብም ልናገኝ አንችልም ስለዚህ ሰውም ደግሞ የሚበላ የድካሙን ፍሬ ነው ማንኛውም ስራ የራሱ የሆነ የሚያደክመው ነገር ይኖረዋል ግን እንደየሥራው መጠን የድካሙ መጠንም ይለያያል አንዳንድ ስራዎች ውጤታቸው ከፍተኛ የሆነ ሆኖ የድካም ውጤታቸው ከፍተኛም ዝቅተኛም ሊሆን ይችላል ለአንዳንዶቹ ደግሞ ውጤታቸው ምን እዚህ ግባ የሚባል ውጤት የሌለው ሆኖ ነገር ግን በጣም የሚያደክሙ የሚያለፉ ስራዎች ይኖራሉ ክብደት የሚሸከሙ ሰዎችን ብናይ በጋሪም የሚገፉ በትክሻቸውም በራሳቸውም ተሸክመው የሚንቀሳቀሱ የሽ በሸክም የሚተዳደሩ ሰዎችን ብናይ ሥራቸው በጣም አድካሚ ነው እነዚህ ሰዎች በመጨረሻ የሚያገኙት ሳንቲም ሃምሳ ብርም ስልሳ ብርም መቶ ብርም የሚደርስ ነው ይሄ ብር ከብዙ ተ ሰዎች ዘንድ ተጠራቅሞ በቀን እስከ ሶስት መቶ እስከ አራት መቶ ብር ድረስ ሊሆን ይችል ይሆናል ይሄ ብር ሲጠራቀም ኑሮውን ለመደጎም የሚበቃ ገንዘብ ሊሆን ይችላል ነገር ግን ከሚያወጡት ኀይል ጋራ ከጉልበታቸው አንፃር ሲታይ የሚያገኙት ገቢ እዚህ ግባ የሚባል ብዙ ገንዘብ አይደለም እኔ ግን የምሰራው ስራ በቢሮ ላይ ተቀምጬ ሰዎችን ማስተናገድ የሚመጡ ሀሳቦችን መስማት ሀሳባቸውን መቀበል የደረሰባቸውን ችግር ማዳመጥ የደረሰባቸውን ችግር መፍታት መፍትሄ መስጠት የሚጣሉ ሰዎች ካሉ ማስታረቅ የም ክፍያ የሚከፈላቸውን ሰዎች ደግሞ በሠሩበት ልክ ክፍያዎችን ማዘጋጀት ክፍያዎች እስኪከፈሉ ድረስ መከታተል እንደነዚህ ያሉ ስራዎች ናቸው ከኮምፒውተር እና ከቢ ከቢሮ ብዙ ጊዜ ላልወጣ እችላለሁ አንዳንድ ስራዎች ወይም አንዳንድ ጉዳዮች ለመፈጸም ስል ምናልባት ከቢሮ ወጥቼ ወደተለያዩ ሌሎች አጋር አካላት ጋራ ልንቀሳቀስ እችል ይሆናል ከዛ ውጪ ግን ያለው እዛው ቢሮ ውስጥ የምሠረው ስራ ስለሆነ የጉልበትም የአእምሮንም ድክመት የሚጠይቅ አይደለም ስለዚህ ያለሁበት ስራ ከዚህ በፊት ድሮ እሠረው ከነበረው ስራና አሁንም የጉልበት ስራ ከሚሰሩ ሰዎች አንፃር ሳየው ከባድ የሚባል ስራ አይደለም ለመንቀሳቀስ እንኳን ብዙ ጉልበት የሚጠይቀኝ ብዙ ጊዜ የሚፈጅብኝ ሀይል የሚያስወጣኝ እንቅስቃሴ የለም እዛው አካባቢ በቅርበት ከአንዱ ወደ አንዱ የምንቀሳቀስበት ስለሆነ ማለት ነው ስለዚህ ስራዬ ከባድ የሚባልና አድካሚ የሚባል ስራ አይደለም

ጥሩ ጥያቄ? ታሪክን አድናቂ ታሪክን ነጋሪ ታሪክን አንባቢ ታሪክን ተርጓሚ ታሪክን ተመራማሪ እንደነዚህ ያሉ እንትኖች ያስደስቱኛል ታሪክን መመራመር እወዳለሁ። በታሪክ ላይ መናገር ታሪክን መመስከር ደስ ይለኛል እኔ በሁለቱም በኩል በሃይማኖቴም ቢሆን በሀገሬም ጉዳይ ላይ ቢሆን ደስ የሚልና አስደናቂ ታሪክ ያለን ህዝቦች ውስጥ የምገኝ ስለሆነ ደስ ይለኛል። የኢትዮጵያን ታሪክ ለሌሎች ስንነግር ቀና ብለን ነው ሳናፍር ሳንሸማቀቅ እናቶቻችን አባቶቻችን ነጻነትን አጎናጽፈውን ከቅኝ ግዛት ከባርነት ነፃ ያወጡን ስለሆነ ይህንን ታሪክ ለአለም መንገር ደስ ያሰኛል የአባቶቻችንን ብልሃት የአባቶቻችን ጀግንነት የአባቶቻችንን ቁርጠኛ ሀገር ወዳድነት ያየንበት ታሪክ ነው። በአድዋ ድል ላይ ብንመለከት ነጮች እየመጡ አፍሪካን በሙሉ በተቀራመቷት ጊዜ የኛ አባቶቻችን አደዋ ድረስ የሁለት ወር የሶስት ወር ጉዞ በእግራቸው በባዶ እግራቸው ያለ ጫማ እየተንቀሳቀሱ መሳሪያ ያለው መሳሪያውን ይዞ ሌላውም ደግሞ በወኔ ትጥቅና ስንቁን አስተካክሎ ይዞ ካህናት አባቶችም ቡራኬ እየሰጡ እየመሩ እያደራጁ ነገስታቱ ሳይለዩ ከፊት እየሆኑ እየመሩ እያስተዳደሩ በዚህ መልኩ ታሪካችንን ለዛሬ ያደረሱ ናቸው። ብዙ በቅኝ ግዛት የተያዙ ሀገሮች ቋንቋቸውም ባህላቸውም ማንነታቸውም ተቀይሯል ቅይጥ የሆነ ማንነት ቅይጥ የሆነ ባህል ይዘው የሚገኙ አሉ። እኛ ግን ከቅኝ ግዛት ነፃ ከወራሪዎች ነፃ በመሆናችን ያለንን ባህላችንን ሃይማኖታችንን ጠብቀን ከዚህ በፊት የነበረውም የአባቶቻችንን የገድል ኩራት ጀግንነት ይዘን በወኔ እንድንቀጥል ያደረጉን አባቶቻችን ናቸው። ይህንን የአባቶቻችንን ገድል ታሪክ መንገር እኛም የሰራነውን አሁን በዘመናችን ያለውን የተለያየ መጥፎም ይሁን በጎ የሰራናቸውን ታሪኮች ለትውልድ ማስተላለፍ ደስ ይላል አሁን እየተሰራ ያለው ከዚህ በፊት ከነበረው ታሪክ ይዘነው ከመጣነው ታሪክ በተቃራኒው ቢሆንም ኢትዮጵያ ግን ያላት ታሪክ የሚያስቀና ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ሁለተኛዋ ናት። የምናወራት የምንናገርላት ከሀገር ፍቅር ከሀገር ታሪክ የማይነጠል ታሪክ ያላት ሀገርን ያቆመች ጀግንነትን ለአለም ያበረከተች ፊደልን የቀን አቆጣጠርን ሁሉን ነገር ለሀገር ያበረከተች ለአለም ያበረከተች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ይቺ ቤተክርስቲያን በልኳ ያልተነገረ ታሪክ ያላት ናት በአለም አደባባይ ሊመሰከርላት ብዙ መጽሐፍት ብዙ ድርሳናት ሊጻፍላት የሚገባ የታሪክ ማሂደር ናት። ቤተክርስቲያናችን ብፁዕ ታሪክን አጎናጽፋናለች። ይህ ስለዚህ ለልጆቼ ስናገር የቤተክርስቲያኔንም ታሪክ የሀገሬንም ታሪክ ስናገር በኩራትና በድፍረት በነጻነትም ነው። ቀና ብዬ ታሪኬን መናገር የምችል እኛ እኮ እንደነዚህ ያሉ አባቶች የነበሩን ሰዎች ነን ብለን ለመናገር ቀና እንድንል ያደረጉ አባቶቻችን ጀግና አባቶቻችን በሃይማኖትም ደግሞ ቅዱሳን አባቶቻችን ያሉን ስለሆነ ይህንን ታሪክ እንደ መንገር ያለ ደስታ የሚሰጠኝ ነገር የለም።

ይቅርታ መጠየቅ እንደየሁኔታው ቀላልም ከባድም ሊሆን የሚችልበት አጋጣሚ ይኖራል። ከሃይማኖት አንፃር ከተመለከትነው ይቅርታ መጠየቅ ቀላል ነው። ቀላል የሚሆንም ይቅርታ ካልጠየቅን እኛንም ይቅር የሚል አምላክ አይኖረንም። አምላካችን እኛን ይቅር እንዲለን እኛ ደግሞ የበደሉንንም የበደልነውንም ይቅር ማለት ግዴታችን ነው። የበደልነውን ይቅር ማለት እኛ ስላጠፋን ላጠፋነው ነገር ቅጣት ካሳ ሰጥቶ የቀማነውን መልሰን የታር የተጣላነው የተጣላነውን ደግሞ ታርቀን በዚያ መልኩ ይቅርታ ማድረግ ይገባል። ከዚህ በተጨማሪ ግን በሃይማኖት ለሚኖር ሰው ለበደለው ሳይሆን ለበ ለተበ ለተበደለ ሰው የተበደለ ሰው ያንን የበደለውን ሰው ይቅር የሚልበት እሱ የበደለውን ሳይሆን ሰዎች የበደሉትን ማለት ነው። ስለዚህ በዚህ በሃይማኖትም ጸሎት ላይ አባታችን ሆይ በሚባለው ጸሎት ላይ የምንጸልየው አንድ ጸሎት አለ። እኛ የበደሉንን ይቅር እንደምንል አንተም ይቅር በለን እንላለን። የበደሉንን ነው ይቅር የምንለው የበደልነውን ይቅር ማለት ምንም ይሄ አለማዊም ግዴታ ነው። የትም ብንሄድ በአለማዊውም ብንሄድ በመንፈሳዊው ይቅርና በአለማዊው ስንሄድ ፍርድ ቤት ሰው ቢካሰስ አንድ ሰው የቀማ ቢኖር ይቅር በል ተብሎ የቀማውን ይመልሳል። የተጣላ ቢኖር ለምን ተጣላህ ተብሎ ይቅርታ ይጠይቃል። ያጠፋው ቢኖር ለዛ ጥፋት ካሳ የሚሆን ነገር መልሶ ካሳ ክሶ ይታረቃል። ይሄኛው በአለም ዘንድም ያለ ነው። ላ ለ የበደለ ሰው የበደለውን ይቅር ይላል። በሃይማኖት ግን ስንመጣ የበደሉንን ነው እኛን የተ የበደሉንን ለምሳሌ እኔ መጥቶ አንድ ሰው ቢያንቀኝ ስልኬን ቢሰርቅ ወይም ደግሞ ቢደበድበኝ ወይም ደግሞ ሌላ ጥፋት በእኔ ላይ ቢፈጽም እኔ በደሉ ተፈጽሞብኝ እያለ እኔ ይቅር ማለት ይሄ ትልቅ የሆነ የሃይማኖት መርህ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንደኛው የይቅርታ መንገድ ይሄኛው ነው። የበደሉንን ይቅር ማለት እዚህ ኢየሱስ ክርስቶስ ራሱ በመዋይለ ስጋዌው ጊዜ በስቅለት ጊዜ የተናገረው ነገር ነበር። እነዚህ የሚሰሩትን አያውቁምና አባት ሆይ ይቅር በላቸው ብሏል። የሚሰሩትን አያውቁም በእሱ ላይ ብዙ ስራ ሰርተዋል ደብድበውታል፣ ገረፈውታል፣ ለመስቀል ለሞት አድርሰውታል ሆምጣጤ አጠጥተውታል ጎኑን ወግተውታል። ይህን ሁሉ ያደረጉትን ሰዎች አባት ሆይ የሚሰሩትን አያውቁም ይህን ሁሉ ያደረጉ የሚሰሩትን ስላላወቁ ነውና እንደ ኃጢአት እንደ በደል አትቁጠርባቸው ይቅር በላቸው ብሎ ይህን ሁሉ በደል ለፈጸሙበት ይቅርታ ለምኗል ይቅርታ ጠይቋል። ኢየሱስ ክርስቶስ አምላክ ስለሆነ ይህንን መጠየቅ ለእርሱ ከባድ ሊሆን አይችልም። እሱ ከራሱ ጋራም ስለሚያስታርቃቸው ብለን ልንል እንችላለን፤ ነገር ግን ይህንን አብነት ያደረገው የመጀመሪያው ሰማዕት ቅዱስ እስጢፋኖስ ይህንኑ ጠይቋል። ቅዱስ እስጢፋኖስን ወገሩት በድንጋይ ደበደቡት በድንጋይ ደብድበው ሊገድሉት በነበረበት በዛ በጭንቅ ጊዜ በድንጋይ እየተወገረ በነበረበት ጊዜ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ብሎ ለምኖላቸዋል የሚሰሩትን ቢያውቁ ኖሮ እኔን አይደበድቡኝም እኔን ሊገድሉኝ አይሞክሩም ነበር ብሎ እየለመነላቸው ነው፤ ግን እነሱ ጨክነው ገድለውታል። ስለዚህ የበደሉንን ይቅር ማለት በጣም ከባድ መስሎ የሚታየን ሊሆን ይችላል። በሃይማኖት ለሚኖር ሰው ግን ቀላል ነው። ከሃይማኖት ውጪ ለሆነ ሰው ይቅርታ መጠየቅ ይቅርታ መጠየቅም እንደ ከባድ ሊቆጥረው ይችላል። በሃይማኖት ለሚኖር ሰው ግን ይቅርታ አንደኛው ዘላለማዊ ህይወትን የምንወርስበት መንገድ ስለሆነ ይህንን መንገድ ደግሞ አብረን የምንጓዝበት እንጂ ሸሽተን ከመንገዱ አፈንግጠን የምንወጣበት አይደለም።

በመስኮት አካባቢ መቀመጥ የአየር ዝውውሩና ይሄ ያለው የሽታ መጠን ውስጥ ላይ የሚኖረው የመጨናነቁ ነገር ቀነስ ያደርጋል። ስለዚህ በመስኮት አካባቢ መስኮት ጎን ላይ መቀመጥ ብዙ ጊዜ ደስ ይለኛል። በተለይ ረዣዥም የሆኑ ጉዞዎችን በማደርግበት ጊዜ በህዝብ ማመላለሻ የትራንስፖርት መኪናዎች ላይ ከመስኮቱ ዳር ላይ በመቀመጥ በመስኮቱ በኩል ንፋስ እንዲገባ ያ ንፋስ ደግሞ ውስጥ ላይ ያለውን ሙቀት እንዲያቀዘቅዘው ሳደርግ እዛ ላይ የሚሰማኝ ልዩ ስሜት አለ። ስለዚህ ወደ መስኮቱ ዳር መቀመጥ ደስ ይላል ከመስኮት ዳር መቀመጥ ለትንፋሽ ከውስጥ ያለውን መጨናነቅ ሙቀቱን ከዚህ ሁሉ የሚያስረሳ ነው። ምክንያቱም በመስኮቱ በኩል አየር እንደ ልቡ የመግባት የመውጣት ነገር ስላለው ግን ብዙ ጊዜ በመስኮት ጎን ላይ የሚቀመጡ ሰዎች መስኮቱን ከፍተው ውስጡን ለማናፈስ በሚሞክሩበት ጊዜ ብዙ ሰው መስኮቱ እንዲከፈት አይፈልግም። ይህንን የሚያደርገው የሳንባ ምች ሌላም በሽታ ይይዘናል ብለው ይፈራሉ። ነገር ግን መስኮቱ በሚናፈስበት ጊዜ አየሩ ይሄ ሞቃቱ አየር እየወጣ ቀዝቃዛ አየር በተደጋጋሚ እየገባ ከሄደ ውስጥ ላይ ያለውን መተፋፈግ ውስጥ ላይ ያለውን መጨናነቅ እየቀነሰው ሰውም በሙቀት ከመሰቃየት ልብሱን እስከማውለቅ ድረስ ከሚያደርሰው ሙቀት ሊገላግለው የሚችል በመስኮት በኩል የሚገባው አየር ነው። ስለዚህ ይህንን ነገር ማድረግ ተገቢ ነው። እንደውም በትንፋሽ ምክንያት ከሚተላለፉ ህመሞች የሳንባ ምችንም ጨምሮ ሌሎቹንም ነቀርሳም ቢሆን እንደነዚህ ያሉ ህመሞችም ከአንዱ ሰው ወደ አንዱ ሰው ከመተላለፍ ሊጠብቅ መስኮቱን ስንናፍስ ነው። መስኮቱ ዝግ የሚሆን ከሆነ ትንፋሹ በሙሉ ተፋፍጎ ሁላችንም ከእያንዳንዳችን የሚወጣው ሽታ ከመኪናው ውጭ ውጭ ስለማይወጣ እዛው ላይ ሽታው አንዱን አንዱን እያጠቃ ህመምም እያስተላለፈ ይሄዳል። ከዚህ በተጨማሪ ቤት አካባቢም በመስኮት ላይ ወጥቶ ወደ ውጭ መመልከት ደስ ይላል በመስኮት አካባቢ ላይ መቀመጥ በጣም ደስ ይላል እዛ ላይ ሆነን ወደ ውጭ ስንመለከት የሚሰማን ልዩ የሆነ ስሜት አለ። በዚያ ከዚያ በተጨማሪ ደግሞ በመስኮቱ በኩል ሽው እያለ የሚገባው አየርም እኛን ሲያቀዘቅዘን የሚሰማን ስሜት ደስ የሚል ስሜት ነው። ስለዚህ ወደ መስኮት አካባቢ ጠጋ ብዬ አንዳንድ ጊዜ አየር የምቀበልበት ውስጥ ላይ ያለውን ሙቀት የማናፍስበት መንገድ ደስ ይለኛል እወደዋለሁ

የምወደውን ስራ እስከማገኝ ድረስ የምሰራውን መውደድ አለብኝ እሄ ብሂል ደስ ይለኛል ሰው የሚሰራውን ስራ መውደድ አለበት የሚወደውን ስራ እስከሚያገኝ ድረስ ብዙ ሰዎች የሚሰሩትን ስራ ሳይወዱ ይሰራሉ የሚወዱት ስራ ደግሞ እነርሱ አያገኙትም ስለዚህ ያንን የምንወደውን ስራ እስከምናገኝ ድረስ አሁን እየሰራን ያለብን ያለው እነ ስራ መውደድ ይገባናል ለኔም አሁን የምሰራውን ስራ የምወደው ከዚህ አንፃር ነው። እየሰራሁት ያለሁት ስራ ለኔ ልምድ ችሎታ አቅም እውቀት ከኔ ካለኝ ልዩ ተሰጦ ጋራ የሚሄድ አይደለም ነገር ግን ሌላ ከእኔ ሰሰጦ ልምድ ችሎታ አቅም ጋር ከትምህርት ዝግጅቴ ጋራም ሊሄድ ይችላል ብዬ የማስበውን ያንን በልዩ ተሰጥኦዬ ልሰራ እችለዋለሁ ብዬ የማስበውንና የምወደውን የምመኘውን ስራ እስከማገኝ ድረስ አሁን እየሰራሁበት ያለውን ስራ መውደድ ግዴታዬ ነው። ይህንን መውደድ ካልቻልኩ ለአንድ ቀንም ቢሆን እዛ የስራ ቦታዬ ላይ በወንበሩ ላይ ልቀመጥ አልችልም የሚመጡ ደንበኞችንም ሰዎችን ላስተናግድ አልችልም ይሄ ደግሞ በሰዎች ዘንድ እኔ እንዲጠላ ሙያውም እንዲጠላ የሚያደርግ ተቋሙም እንዲጠላ የሚያደርግ ጉዳይ ስለሆነ እኔ ስራዬን ብወደውም ባልወደውም ለሰዎች ግን ማሳየት ያለብኝ የሆነ የመጥፎ ስራውን የመጥላት ስሜት አይደለም እኔ የምወደው ስራዬን"" አሁን እየተከፈለ ስላለ ነው ገንዘብ ይከፈለኛል እኖርበታለሁ እተዳደርበታለሁ ስለዚህ ይሄንን ስራዬን ወደድኩም ጠላሁም መውደድ አለብኝ ግዴታዬ ነው ይህንን አስባለሁ ነገር ግን ይሄ ማለት አሁን የምወደው ስራ ተመችቶኛል ማለት አይደለም ይሄ እየሰራሁት ያለው ስራ የሚመቸኝ ቢሆንም ባይሆንም የሚከፈለኝ ክፍያ ለዚህ ስራም ተመጣጣኝ ይሁንም አይሁንም"" እየሰራሁበት ያለውትን ነገር ግን መውደድ ግዴታዬ ነው ያንን ማድረግ ካልቻልኩ ለደንበኞችም የማሳየው ፊት የምሰጠው ምላሽ ተገቢ የሆነ ምላሽ እና ሰዎችም ተቋሙን እንዲወዱት የሚያደርግ ላይሆን ስለሚችል ለተቋሙ ክብር ሲባል ለሥራው ክብር ስባል የሚሰጠንም ገንዘብ ስላለ ለዚያ ገንዘብ ሲባል ያንን ስራ መውደድ ግዴታ ነው። ነገር ግን ምን ጊዜም ቢሆን የምንፈልገውን ስራ የምንወደውን ስራ ወደፊት እንደርስበታለን ብለን ከልምዳችን ከእውቀታችን ጋራ አብሮ ልሄድ ይችላል ብለን የምንመኘውን ያንን ስራ እስከምናገኝ ድረስ ያለንበትን ስራ አክብረን ወደን መስራት ይገባናል።

በእንጨት እሳት ለማብሰል በመጀመሪያ ደረጃ እንጨቱ ደረቅ መሆን አለበት። እንጨቱ ደረቅ ከሆነ እና ክብ የሆነ እንጨት ከሆነ ደግሞ ተፈልጦ መቅረብ አለበት። ይሄ የተፈለጠ ደረቅ እንጨት በእሳት ይያያዛል ለማያያዝም እንደሌሎቹ ከባድ አይደለም። እርጥብ የሆነ እንጨትና ያልተፈለጠ እንጨት ለማያያዝ ከባድ ነው። ስለዚህ ይህንን የተፈለጠ ደረቅ እንጨት በተለያዩ ማያያዣዎች አንዳንዶቹን ነዳጅ ሊጠቀሙ ይችላሉ። አንዳንዶቹ ደግሞ በቀላሉ ሊያያዙ የሚችሉ እንደ ጭድ ያሉ ማቀጣጠያዎችን ተጠቅመው እንደ ሰጋ ቱራ ያለውን ቀለል ያሉ በቀላሉ ሊያያዙ የሚችሉትን ወይም ደግሞ እንደ ፕላስቲክ ያሉ የላስቲክ ውጤቶችን አድርገው በቀላሉ ሊያያይዙ ይችላሉ። ወረቀትና ጋዜጣም የሚጠቀሙ አሉ። ይህንን በማድረግ የተፈለጠውን ደረቅ እንጨት ካያያዝን በኋላ የሚበሰለውን ምግብ ለማብሰል በቀላሉ እንችላለን። እኔም የማደርገው እንደዚሁ ነው። በተለይ ምጣድ በሚጣድበት ጊዜ በምጣድ ላይ ዳቦም እንጀራም በሚጋገርበት ጊዜ በመጀመሪያ ደረጃ ማቀጣጠያ ይፈለጋል። በቀላሉ እንጨቱን ሊያያይዝ የሚችል ከዛ ይሄን የተፈለጠውን ደረቁን እንጨት ወደ ምድጃው አስገብተን ምድጃው ላይ ማቀጣጠያዎችን ጨምረን በክብሪት እሳቱን እናያይዛለን። ይህንን ካደረግን በኋላ በደንብ ይሄ ማቀጣጠያው ተቀጣጥሎ እንዲነድልን የምንፈልገው ደረቁ እንጨት እስኪያያዝ ድረስ በደንብ አድርገን እናቀጣጥለዋለን እናያይዘዋለን። ይህንን ካደረግን በኋላ በቀላሉ እስከሚግል ድረስ ምጣድም ከሆነ ወጥም የሚሰራ ከሆነ ያ ለመሠራት ምቹ እስኪሆን ድረስ በደንብ አድርጎ እንዲቀጣጠል ይደረጋል በዚያ ላይ የምንፈልገውን ስራ እንሰራለን ማለት ነው። ይሄ በኤሌክትሪክ ከሚሰራው ስራ ይለያል። በኤሌክትሪክ ስንሰራ የእሳቱ መጠንም የሚወጣ እንፋሎትና ጭስም የለብንም። በቀላሉ ሙቀቱን እንመጥነዋለን። በዚህ በእንጨት ስናደርግ ግን በጣም ጭስ ይበዛበታል ሙቀቱም ንፋሱ በሚያመጣው አቅጣጫ በጣም ያቃጥላል። ስለዚህ በእንጨት እሳት ማብሰል የተለመደ ነው በገጠሩ የሀገራችን ክፍልም በከተማውም አካባቢ ቢሆን። በእንጨት ምግብን ማብሰል በጣም የተለመደ የሀገራችን ስራ ነው

በልዩ ልዩ ሁኔታዎች በቀጠሮ ወይም ደግሞ በስራ በስራ ጉዳይ ላይ በሰአቱ መድረስ። ተገቢነት አለው በተለይ ሰው የምንቀጥር ከሆነ እዚያ ከቀጠርንበት ቦታ ላይ በተቀጣጠርንበት ሰዓት መገኘት ግዴታ ነው ይሄ የሰባዊነት የሞራልም ጉዳይ ነው። እኔ ከሰዎች ጋራ ቀጠሮ በሚይዝበት ጊዜ ከተቻለ አስቀድሜ ከቀጠሮ ሰዓት በፊት ቀደም ብዬ ለመገኘት ሙከራዎችን አደርጋለሁ። ይህንን የሞራል እንትን ያገኘው ከትምህርት በተጨማሪ ደግሞ ባለኝ በቤተሰብ ደረጃ ባገኘሁት ልዩ እውቀት ነው ብዬ አስባለሁ። ሰዎችን ቀጠሮ ከቀጠርን በኋላ በተቀጠረው ጊዜ በቀጠርንበት ቦታ መገኘት ግዴታ ነው ይህንን የማናደርግ ከሆነ ብዙ ሰዎች በእኛ ላይ እምነት አይሉም። እኛን እንደውሸታም በቃሉ እንደማይገኝ ምንም አይነት ቀጠሮ ቢይዝ ምንም አይነት ነገር ቢናገር በቃ እርሱ ሀሰተኛ እንደሆነ እውነት እንደማይናገር ተደርጎ ይሳላል። ስለዚህ በተቀጣጠርንበት ጊዜ መገኘት አለብን በስራ ሰዓትም ቢሆን በስራ ቦታችን ላይ ስራችንን አከበርን ከምንላቸው አንዱ መገለጫው። በሰአቱ ስራ ቦታ ላይ መገኘት እኛን የሚፈልጉ በርካታ ባለጉዳዮች እኛን እየጠበቁ ብዙ ጊዜ የሚያጠፉ ሰዎች ይኖራሉ። ይህንን የግድ ለነዚህ ላሉ ደንበኞች ለሰዎቹ ክብር መስጠት ስላለብኝ ነው። ክብር መስጠት ካልቻልን ለሰዎች ይሄ የሞራል ዝቅጠትን የሚያሳይ ነው። ሰው ቀጠሮ ቀጥሮ በስራ ቦታውም በተባለው ሰዓት ላይ የማይገኝ ከሆነ ሰው በጣም በእኛ ላይ የሚኖረው አመኔታ ዝቅተኛን ነው የሚሆነው። በእኛ ላይ ብቻ ሳይሆን እኛን በሚያሰራን ተቋም ላይም እንደዚሁ እምነቱ ዝቅተኛ ይሆናል። ስለዚህ በሰአት ለመድረስ በቀጠሮአችንም በስራችንም ቢሆን በሰአቱ ለመድረስ ጥረት ማድረግ አለብን። ቀጠሮ ስንይዝ የቀጠሮውን ጊዜ በደንብ አድርገን ማወቅ አለብን መቼ ስንት ሰዓት ላይ የሚለውን መገንዘብ አለብን። ያንን ሰዓት ደግሞ ለመቅጠር እኛ ካለንበት ቦታ እዛ ቀጠሮ ቦታችን ድረስ ለመሄድ የሚፈጀውንም ጊዜ ታሳቢ አድርገን ጊዜዎችን መወሰን አለብን። አንዳንድ ጊዜ የአንድ ሰዓት የእግር ጉዞ ወይም በመኪና የአንድ ሰዓት ጉዞ የምንሄድበት ቦታ ካለ ሰባት ሰዓት ላይ ሆነን በቃ ስምንት ሰዓት ላይ እደርሳለሁ ብለን ቀጠሮ ልንይዝ አንችልም። ምክንያቱም መኪና ውስጥ እስከምንገባ መኪናው ሞልቶ እስከሚንቀሳቀስ ከዛ ደግሞ መኪናው በመንገድ ላይ የሚያጋጥመውን ጉዳይ ስለማናውቅ ይሄንን ቀጠሮ ጥብብ ያለች ቀጠሮና ታማኝ ያልሆነ ልንደርስ በማንችልበት ቀጠሮ ቀጥረን ሰዎችንም ጊዜያቸውን ጉልበታቸውን እኛን በመጠበቅም ይሄ ስራቸውን ጫና መፍጠር የለብንም። ስለዚህ የተባለውን ሰዓት አመቻችተን ቀጠሮ ስንቀጥርም ወደ ስራ ቦታችንም ስንሄድ በትክክል ጊዜያችንን መወሰን ያለብን እኛ ነን

በስራ ቦታዬ ላይ እንደ እኔ የሚያስቡ ለኔ የሚጨነቁ እኔ ለራሴ ከማስብለት በላይ እኔን የሚወዱ የሚያስቡልኝ ብዙ ጓደኞች አሉኝ። በስራ ቦታዬ ላይ ተወዳጅ ነኝ ብዙ ሰዎች ይወደኛል። ብዙ ሰዎችም የሚጠሩኝ በቅጽል ስም ነው። መልኬ ይሉኛል ይህንን እያሉ እያቆላመጡ የሚጠሩኝ የሚወዱኝ ሰዎች ስላሉ ነው። እነዚህ ጓደኞቼ በሙሉ እኔም የምወዳቸው እነርሱም የሚወዱኝ ጓደኞቼ ናቸው። ቤት ለቤት እንሄዳለን እንጠያየቃለን ማህበራዊ ጉዳዮችን በጋራ እንከውናለን። አንዱ ላይ የጎደለውን ሌላኛው ላይ ስለሚኖር አንዱ ለሌላኛው ያሟላለታል። የእቁብ መርሃ ግብርም አለን በየወሩ ከሚከፈለን ደሞዝ እቁብ እንጥላለን። ይሄን የምንጥለውን እቁብ በየወሩ ለየሚደርሰው ሰው እንሰጣለን። ይህንን ስናደርግ በደስታ ነው ተሰብስበን እጣ እያወጣን እየተሳሳቅን እየተጫወትን ይህንን ነገር እናደርጋለን ይሄ በማንኛውም የስራ ቦታ ሊለመድ የሚችል ሊለመድም የሚገባው ተግባር ነው። በስራው ቦታው ላይ ጓደኛ የማይኖረው ሰው ብዙ ጊዜ ራሱን አግሎ የሚኖር ሰው ነው። ራስን ማግለል ማለት ከሌሎች ጋራ አለመቀላቀል ነው። ከሌሎች ጋራ በማህበራዊው በማንኛውም አይነት ጉዳይ ላይ የማይገናኝ ሰው አለ። ጠዋት ላይ ቢሮ ላይም ሲገባ ሰላም እንኳን የማይል ሰው። እኔ ደግሞ እንደዚህ ያለ ባህሪ የለኝም። ጠዋት ስገባ ሁሉንም ሰራተኞች ሰላም እላቸዋለሁ እንዴት እንዳደሩ በሰላም ማደራቸውን እጠይቃቸዋለሁ። ያመመው ሰው ካለም መታመሙን የህመሙን የጤንነቱን ጉዳይ አረጋግጣለሁ። መሻሉን ደህና አደርክ እለዋለሁ። ቀንም ከሆነ ደህና አልክለዋለሁ አንዳንድ ጊዜ በእጅ እጨብጣቸዋለሁ በትክሻዬም ስማቸዋለሁ። እንደዚህ እያደረግን ፍቅራችን እናጎለብታለን በማህበራዊ ጉዳይም በተለያዩ ጉዳዮች ስለምንገናኝ እንደ ወንድም እንደ እህት እንተያየናለን። እንደዚህ አይነት የጓደኝነት ስሜት ከሌለ ስራን በአግባቡ ለመስራት አይቻልም። አንደኛው የሚሰራውን ሰው ሌላኛው እየጣለበት አንደኛው በርትቶ ሲሰራ ሌላኛው እየለገመ ስራን በአግባቡ ለመስራት አይቻልም። ስለዚህ በጓደኝነት መንፈስ ሲሰራ አንዱ አንዱን ወዶት አክብሮት በሚሰራበት ስራ በሚሰራ ጊዜ ተቋሙንም ለማሳደግ እርስ በእርስም ያለውን ግንኙነት ለማጠናከር በጣም ይጠቅማል። ስለዚህ በጓደኝነት በማንኛውም የስራ ቦታ ላይ አክብሮ ተከባብሮ ስራን በአግባቡ መስራት ይገባል

መዝገቦችን ማስቀመጥ ታሪክን መገንባት ነው። በተለያዩ አጋጣሚዎች የተለያዩ መዝገቦች ሊኖሩ ይችላሉ። በተለያየ የስራ አጋጣሚ ስብሰባዎች የሚዘገቡበት ቃለ ጉባኤ የያዙ መዝገቦች ሊኖሩ ይችላሉ። የሂሳብ መዝገቦችም ይኖራሉ። የስራ የሰዓት የስራ ሰዓትም የምናከብርበትና ፊርማችንንም የምንፈርምበት የምናስቀምጥበት መዝገብም ሊኖር ይቻላል። አንደነዚህ ያሉ መዛግብት በአግባቡ ተሰንደው መቀመጥ አለባቸው። አንዚህ መዛግብት ለታሪክ ተመራማሪዎች ለአጥኚዎች ማንኛውም ሰውም ቢመለከታቸው ደስ የሚያሰኙ ወደኋላ ሄዶ ሰው ሚመረምራቸው በዚያ ጊዜ ምን አደረገ የሚለውን መዝገብ ምንመለከትቤት ማንኛውም ሰውም ቢመለከታቸው ደስ የሚያሰኙ ወደኋላ ሄዶ ሰው በቢሮ ደረጃም በግልም በቤቴም የተለያዩ መዝገቦችን አስቀምጣለሁ። ሊመረምራቸው በዚያ ጊዜ ምን ተደረገ የሚለውንም መዝገብ ልንመለከትበት የምንችል ስለሆነ እንደነዚህ ያሉ መዝገቦችን በአግባቡ ሰንዶ መያዝ ተገቢ ነው። እኔም የማደርገው እንደዚሁ ነው። የራሴንም የስራዬንም ቢሆን አሁን ባለው ሁኔታ በቢሮ ደረጃም በግልም በቤቴም የተለያዩ መዝገቦችን አስቀምጣለሁ። እንደነዚህ ያሉ ሀሳቦች ወደኋላ መጥተው የሆነ ጊዜ ላይ እነዛን የሚያስታውስ የተለያዩ ወቅቶች የተለያዩ ስራዎች ይሰራሉ። በርካታ ስራዎች አሉ። እነዚህም በርካታ ስራዎች ስንሰራ የመዘገብናቸው ማስታወሻዎች ይኖራሉ። እነዚህ ማስታወሻዎች አሁን ባለው ሁኔታ የረሳናቸው ከአእምሮአችን ጭራሽ የወጡና የተፋውቁ ምንም ጭራሽ የማናስታውሳቸው ብዙ ሀሳቦች ሊኖሩ ይችላሉ። ያ የማይሆን ከሆነ ከባድ ነው። ያስቸግራል። በጣም እንደነዚህ ያሉ ሀሳቦች ወደኋላ መጥተው የሆነ ጊዜ ላይ እነዛን የሚያስታውስ እንደነዚህ ያሉ ሀሳቦች ወደኋላ መጥተው የሆነ ጊዜ ላይ እነዛን የሚያስታውስ። የሁሉንም ሀሳብ ገዢ ሆኖ የሚቀርበው በወቅቱ የተወሰነው ውሳኔ። ያ የማይሆን ከሆነ ከባድ ነው። ያስቸግራል። በጣም ክስተት ቢፈጠር የግድ ወደኋላ ሄደን መቼ ነው? ያን ያደረግነው የተወሰነው ውሳኔ ምን ነበር የሚለውን ለማወቅ የግድ መዝገቦችን ማገላበጥ ይጠይቃል። መዝገቦችን ለማገላበጥ ግን እነዚያ መዝገቦች በተሰሩበት ስለዚህ መዝገቦችን እኔም የማስቀምጣቸው በዚህ ልክ ነው። ጠቃሚዎች ስለሆኑ በተሰነዱበት። የጊዜ የቅደም ተከተል መሰረት ተቀምጠው ሊገኙ ይገባቸዋል። ያ የማይሆን ከሆነ ከባድ ነው ያስቸግራል በጣም

እኔ ብዙ ጊዜ ጉዞዎችን የማደርግ ሰው አይደለሁም ነገር ግን በሃይማኖታዊ ቦታዎች ላይ ወደ ገዳማት በጣም ጉዞዎችን አደርጋለሁ ይሄ ጉዞ ደስ የሚያሰኘኝ ጉዞ ነው። ምክንያቱም መንፈሳዊ የሆነ ጉዞ ነው። ወደ አባቶቼ ቦታ አባቶቼ ወደሚኖሩበት በጸሎት በስግደት በጾም በብርታት የሚኖሩበትን ቦታ ማየት እንዴት እንደሚኖሩ መመልከት የእነርሱን ኑሮ ተመልክቶ ደግሞ እኔም የራሴን ኑሮ ለማሻሻል መንፈሳዊ የሆነ ጉልበቴን ለመጨመር። ገዳማት አካባቢ የሚኖሩ አባቶቻችን የሚሰሯቸውን ስራዎችን መመልከት ተገቢነት አለው። እንዴት እንደሚኖሩ ማየት የነሱ ኑሮ ለሌላው አስተማሪ ስለሚሆን ገንዘብ የሚያገኙበትን የሚበሉትን ምግብ የሚያገኙበትን መቼ እንደሚበሉ እንዴት እንደሚበሉ ጸሎታቸውን ስግደታቸውን ልመናቸውን ይህን ሁሉ ማየት ደስ ያሰኛልና ወደዚህ ቦታወች እሄዳለሁ። የሚጎበኚ ቦታ በሙሉ ወዳለበት ቦታ መሄድ ደስ ይለኛል። በተለይ ታሪክን የሚሞድ ወኋላ ሄዶ የሚያስረዳ የተለያዩ አስረጂዎች ያለባቸው ቦታዎች ላይ መሄድ ደስ ይለኛል። ዋሻዎች ላይ መጽሐፍት ብራና መጽሐፍትም የሚገኙባቸው ቦታዎች ላይ የቅርሳ ቅርሶች ወዳሉባቸው ቦታዎች ሄዶ ያንን መመልከት በዚያ ያለውን ቅርስ ተመልክቶ ታሪክን ወደኋላ መርምሮ አይቶ ተረድቶ መምጣት ደስ ይለኛል። እና ጉዞ የማደርግባቸው ቦታዎች እንደዚህ ናቸው። በአንዳንድ አጋጣሚዎች ግን በስራ ጉዳይ ወደተለያዩ ቦታዎች ተጉዠ አውቃለሁ። በስራ ጉዳይ ከተጓዝኩባቸው ቦታዎች እና በጣም ከማልረሳው ጉዳይ። በአዲስ አበባ በኩል አድርገን ወደ ባህርዳር የመጣንበት መንገድ ነው። በመጀመሪያ ከደብረ ማርቆስ ተነስተን ወደ አዲስ አበባ ተጓዝን። ከአዲስ አበባ ወደ ደብረ ብርሃን ሄደን ደብረ ብርሃን ዩኒቨርሲቲ ላይ እረፍት አደረግን ደብረ ብርሃን ዩኒቨርሲቲ ላይ እኛ ማወቅ የምንፈልገው ልምድ ስለነበረና ማካፈል የምንፈልገው የኛም ይዘነው የሄድነው እውቀት ስለነበረ ይሄንን እንድናካፍል እዛ ሄደን ጥሩ የሆነ ግንኙነት አድርገናል። ከዚያ ቀጥለን የሄድነው ወደ ወሎ ዩኒቨርሲቲ ነው። ወሎ ዩኒቨርሲቲ ደሴ ነው የሚገኘው ደሴ ከተማ ላይ ያለውን የደሴን ከተማ ሙሉውን ተመልክተን ወደ ወሎ ዩኒቨርሲቲ ገባ ብለናል። ከወሎ ዩኒቨርሲቲ ቀጥታ የሄድነው ወደ ወልዲያ ነው ወልዲያ ዩኒቨርሲቲ ሰሜን ወሎ ላይ የሚገኝ ነው ወልዲያ ከተማ ውስጥ የሚገኝ አንድ ዩኒቨርሲቲ ነው። እሱን ከተመለከትን በኋላ ቀጥታ ወደ ደብረ ታቦር ተሻግረናል ደብረ ታቦር ደግሞ ጎንደር ነው። ደቡብ ጎንደር ማለት ነው ደቡብ ጎንደር ላይ የሚገኘውን የደብረ ታቦር ዩኒቨርሲቲን ከሰው ከአመራሩ ጋራ ሁሉ ተገናኝተን ደስ በሚል አቀባበል ተመልክተናል። እዚያ ላይ በጣም ደስ የሚለኝና የማልረሳው ታሪክ የአጼ ቴዎድሮስ ሀውልትን ተመልክቻለሁ። ከዚያ ቀጥለን ያደረግነው ወደ ባህር ዳር ነው ባህር ዳር ላይ የምትታወቅ በጣም ጥሩ የሆነች ቦታና የመጀመሪያው ኢትዮጵያ ውስጥም ትልቅ ከሚባሉ ሀይቆች አንደኛው የሆነ የጣና ሀይቅ ያለበት ነው። የጣና ሀይቅንም እየተመለከትን ባህርዳር ላይ የተወሰነ እረፍት አድርገን ባህርዳር ዩኒቨርሲቲንም ከተመለከትን በኋላ ተመልሰን ወደ ወደ ደብረ ማርቆስ መጥተናል። ይሄ የመጀመሪያ ጉዞዬ በጣም ደስ የሚለኝና ረጅም ሰዓት ወስደን የተወሰኑ አንድ አምስት ስድስት ቀናትን ወስደን ያደረግነው ጉዞ ስለሆነ ደስ የሚለኝ ጉዞ ነው

አለቃዬ ስራዬ ነው ብዬ የማስብ ሰው ነኝ። እኔ እንደዚህ ነው ሀሳቤ። ለአለቃ ብዬ የምሰራው አለቃ የለም ብዬ ደግሞ የማልሰራው ስራ የለኝም። እኔ የምሰራው ስራ ስራዬን አክብሬ ነ። አለቃዬ የተለያዩ መመሪያዎችን ሊሰጠኝ፣ የምሰራቸው ስራዎች ላይ አስተያየት ሊሰጠኝ፣ የተወሰኑ ማስተካከያዎችንም እንዳደርግ ማሻሻያዎችን እንዳደርግ ሀሳብ አስተያየቶችን ሊሰጠኝ አቅጣጫ ሊጠቁመኝ ይችላል። ከዚህ ውጪ ግን አለቃዬን ብዬ የምሰራው ስራ የለኝም። ይሄ ማለት ምን ማለት ነው። ለአለቃዬ ብዬ አለቃዬ ሲመጣ የምሰራ መምሰል አለቃዬ ሲወጣ ደግሞ ስራዬን መታው እንደዚህ ያለ ሰብእና የለኝም። ስለዚህ ከአለቃዬ ጋራ ያለ የግንኙነት ደስ የሚል ነው። አለቃዬ የሚወደኝም በዚህ ባህሪዬ ነው። አለቃዬ ቢኖርም ባይኖርም ስራዬን እሰራለሁ። እሱ በመኖሩ ምክንያት የተወሰኑ ሀሳብ አስተያየቶችን ልቀበል እችል ካልሆነ በቀር እሱ ስላለ ብዬ አንገቴን ደፍቼ ስራ የምሰራ ነገር ግን ስራ የማልሰራ ሰው ስራዬን ሳልሰራ የምሰራ በመምሰል ጊዜ ማሳለፍ አልፈልግም ምን ጊዜም ቢሆን ከአለቃዬ ሀሳብ አስተያየት እቀበላለሁ። እኔም የሰራሁትን ስራ አሳየዋለሁ። እሱም ደግሞ ገምግሞ የማሻሽለው የማስተካክለው ካለ ማስተካከያ ይሰጠኛል። ይሄን ማስተካከያ ተቀብዬ ደግሞ አስተካክዬ ጥሩ አድርጌ ስራዬን እሰራለሁ። ስራዬን በአግባቡ ስለምሰራ በጊዜ በአግባቡ ስለምጠቀም ከአለቃዬ ጋር ያለው ግንኙነት ደስ የሚል ነው። በጣም ይወደኛል እኔም በጣም እወደዋለሁ። የሚሰጠኝን ሀሳብ እሰማዋለሁ እኔም የማቀርብለትን የሰራሁትን ስራ በአግባቡ ይመለከታል። እኔን ያክብረ ያከብረኛል፤ እኔም አከብረዋለሁ በመከባበር ላይ ያለ የአለቃና የሰራተኛ ግንኙነት አለን። እኔን ንቆ እንትን የሚለኝ እኔን ወዲያ የሚለኝ ወይም ደግሞ ሀሳብ አስተያየት ከመስጠት እኔን የሚያንቋሽሽበት እኔን የማያከብርበት መንገድ የለውም እኔም ደግሞ እንደዚሁ ስለዚህ ከአለቃዬ ጋር ያለው ግንኙነት ደስ የሚል ነው ይህንን ብዙ ሰዎችም ሊወስዱት የሚችሉት ልምድ አለ ብዬ አስባለሁ ማንኛውም ሰው መስራት ያለበት ስራውን በአግባቡ እስከመጨረሻው ድረስ ለአለቃው ብሎ ሳይሆን ለራሱ ብሎ ለስራው ክብር ሲል ለራሱ ሰብእና ሊሰራ ይገባዋል። ብዙ ጊዜ የማስተውለው አንዳንድ ነገር አለ በጣም ደስ አይልም። ብዙ ሰዎች አለቃቸው ሲመጣ የሚሰሩ የሚመስሉ፤ ምንም ሳይሰሩ ደግሞ የሰሩ ለመምሰል አለቃቸው እንደመጣላቸው ሄደው ምን የሚሰራ አለ። የሚሉና የሚጠይቁ ስራ ሲሰጣቸው ግን ያንን ስራ የሚገፉ ሰዎች አሉ። አለቃቸው በሌለ ጊዜ ደግሞ ጭራሽ ቢሮው የት እንዳለ እንኳን የማያውቁ ቢሮ መጣው የማያውቁ ሰዎች አሉ። አለቃቸው መምጣቱን እየጠበቁ እሱ ሲኖር የሚኖሩ እሱ ሳይኖር የማይኖሩ ሰዎች አሉ እንደዚህ ያለው የሰብእና ግንባታ የሚያፈርስና አውዳሚ የሆነ ሰብእና ግንባታ ነው። ስለዚህ ከዚህ መውጣት አለበት። ማንኛውም ሰው አለቃዬ ብሎ ሊያከብረው ሊፈረው እና በአግባቡ ሊወጣው የሚገባ ጉዳይ ቢኖር የራሱ የያዘው ስራና ሙያው ነው።

የምትጠቀመው ስልክ ስማርት ፎን ነው። ስማርት ፎን የተለያዩ ስራዎችን ለመስራት እጠቀምበታለሁ አሁን እየሰራሁት ያለውን ይህንን የድምጽ ቅጅም የማደርገው በዚሁ ስልኬ ነው። ይህንን ስልክ ከአስራ ከሁለት ሺህ አስራ ሁለት አካባቢ ጀምሮ እስካሁን ድረስ ለሰባት ወይም ለስድስት አመታት ያህል ተጠቅሜበታለሁ። ስድስት አመት ያህል የሚቆይ ስልክ ብዙ ጊዜ የለም ብዙ ሰዎች ቶል ቶሎ በየአመቱ ስልክ ይቀይራሉ እኔ ግን እስካሁን ድረስ የምጠቀምበት ስልኬ ይሄው ነው ከእኔ አልተሰረቀም አልተበላሸብኝም ብዙ ሰዎች ስልካቸው ተሰርቆ የሚቀይሩ አሉ የአንዳንዶቹ ደግሞ ተበላሽቶ የኔ ስልክ ግን አልተበላሸም፣ ሌባም አልወሰደብኝም። ይሄ ስልክ ባትሪው በጣም አስተማማኝና ደስ የሚል ነው ኢንፊኒክስ ሆት ፕሌይ ናይን ይባላል የኢንፊኒክስ ስልክ ነው ኢንፊኒክስ የሚባሉ ስልኮችን ሳይ ደስ የምሰኘው ለዚህ ነው ይህንን ብራንድ እወደዋለሁ የምወደው ደግሞ እኔ ይህንን ስልክ እየተጠቀምኩበት ስላለ ነው ስልኩን የወደድኩት ባትሪው አስተማማኝ ነው ካሜራውም ደስ የሚል ነው በዚያ ላይ ደግሞ በጥራት ድምጾችንም ያሰማኛል ስለዚህ በጣም እወደዋለሁ ይሄንን ስልክ ለረጅም ጊዜ እንድትጠቀምበት ያደረገኝም የስልኩ አሰራር ጥንካሬው ባትሪው አስተማማኝ ስለሆነ ነው ቶሎ ብሎ ባትሪያቸው የሚበላሹ ስልኮች አሉ። አንዳንድ ስልኮች ደግሞ ቻርጅ የሚያደርጉባቸው ወይም ደግሞ ዋናው የስልኩ ዋና አንጎል የሚባለውም የስልኩ ክፍል ልበላሽ ሁሉ ይችላል። የአንዳንዶቹ እንደዛ ይቀየራል የስልኩ ዋና አንጎል የሚባለው ቦርድ ነው ይሄ ቦርድ ከተበላሸ ለማስቀየር ከአንድ ሺህ አምስት መቶ ብር በላይ ይጠይቃሉ። የኔ ስልክ ግን ይሄም እስካሁን ድረስ ደህና ነው ይሄ ብዙ ሰዎች ስልካቸው ይሄ ይበላሻል እንደ እኔ አድርጎ ስልኩን ለረጅም ጊዜ የሚጠቀምበት ሰው ያለ አይመስለኝም ለትም ቀንም ለዚህ ስልክ አልቦዝንለትም እረፍትም አልሰጠውም ግን ይሄንንም እያደረኩት ባትሪው አስተማማኝ ነው እስካሁን ድረስም ብልሽት አልገጠመውም። እና ይሄ ደስ የሚል ስልክ ስለሆነ ይሄንን ስልክ ወድጄ ይዤዋለሁ ቲክቶክ እቀርጽበታለሁ ቪዲዮዎችን ቀርጬ ቲክቶክ እና ዩቲዩብ ላይ ምጭንበታለሁ በፍጥነት ቪዲዮዎችንም ኢዲት ያደርግልኛል። አስተማማኝና ፈጣን ነው በዚያ ላይ ደግሞ መያዝ የሚችለው የመያዝ አቅሙ ፋይሎችን ብዙ ፋይሎችን የሚያዝ አቅም አለው። ስለዚህ ይሄንን ስልክ ደስ ይለኛል ማለት ነው

ማንቂያ ሰዓት አልጠቀምም ማንቂያ ሰዓት የሚጠቀሙ ሰዎች ብዙ ጊዜ እንቅልፍ የሚያስቸግራቸው ሰዎች ናቸው። የማንቂያ ሰዓት የሚጠቀሙ ምናልባት ምሽቱ ላይ። ቀድመው የማይተኙ ሰዎች በጣም ረጅም ሰዓት ምሽቱን ካሳለፉ በኋላ የሚተኙ ሰዎች በስራ ሰዓታቸው በአግባቡ ለመድረስ የማንቂያ ሰዓት ሊጠቀሙ ይችላሉ። እኔ የምተኛው ሰዓት ትክክለኛና ጤናማ የሆነ ሰዓት ነው። አንድ ሰው በቀን ለስምንት ሰዓት ያህል ቢተኛ ጤነኛ ይሆናል። እንደዚህ የሚመክሩ ሀሞች ስላሉ ነው። ይሄ ጥናት ምን እንደሆነ የጥናቱ ውጤት እና ሙሉ የጥናቱን ዝርዝር ነገር አልተመለከትኩትም። ነገር ግን ሀኪሞች በጥናት የተረጋገጠ ነው ብለው የሚነግሩን ሀሳብ እስከ ስምንት ሰዓት ድረስ አንድ ሰው ቢተኛ ጤነኛ የመሆን አቅሙ ከፍተኛ ነው እኔም ይሄንን ነው የማደርገው። ጤነኛ የሆነ እንቅልፍ መተኛት ስለምፈልግ ምሽት ላይ አልጋፋውም የሌሊቱን ጊዜ በመኝታ መጣ ልደት አለበት። ስለዚህ በመኝታ አሳልፌ ጠዋት ላይ ደግሞ በተፈጥሮ ያለምን ያለምንም እነሳለሁ። የሚቀሰቅሰኝ ሌላ ቀስቃሽ ነገር የለም። የማንቂያ ሰዓትም አልጠቀምም። የማንቂያ ሰዓት የሚጠቀሙ ሰዎች ወይ አምሽተው የሚተኙ ጊዜያቸውን በአግባቡ መጠቀም የሚፈልጉ እንቅልፋቸውን መገደብ የሚፈልጉ ሰዎች ካልሆኑ በቀር ሌላ እንትን የለውም። አንዳንድ ሰዎች የማንቂያ ሰዓት ተጠቅመው ሌሊት ተነስተው ለጸሎትም የሚቆሙ አሉ። እኔ መነሳት ባለብኝ ሰዓት በማንኛውም ሰዓት ላይ ለመነሳት የሚገድበኝና የሚከለክለኝ ነገር የለም። ስለዚህ የምሽቱን ሰዓት ሳልጋፋ በአግባቡ ሁል ጊዜ የተለመደ የምተኛበትና የምነሳበት ሰዓት ስላለ የማንቂያ ሰዓት ለመጠቀም የሚያስገድደኝ ወይም ደግሞ የማንቂያ ሰዓት የግድ መጠቀም እንዲኖርብኝ የሚያስገድደኝ ነገር የለም። መንገድ ቢነሳ መልካም ነው። ተቀስቅሶ በሚነሳበትና በማንቂያ ሰዓት በሚነሳበት ጊዜ የድብርት ስሜት ሊሰማው ይችላል። አንዳንድ ሰዎች የማንቂያ ሰዓት ቀጥረው ራሳቸው ተኝተው እንኳን የማንቂያ ሰዓቱ ሲጮህ ያንን የማንቂያ ሰአቱን ዘግተው ደም ተመልሰው የሚተኙ ሰዎች አሉ። ይሄ የማንቂያ ሰዓቱ እነሱን እንደረበሻቸው የሚያሳይ ነው። የማንቂያ ሰአታቸውን እስከ መወርወርና እስከ መስበርም የሚደርሱ ሰዎች አይታጡም። ስለዚህ ይሄ የማንቂያ ሰዓት አስገድዶ እየጮኸ ከእንቅልፋቸው የሚያባንናቸው ስለሆነ የአእምሮ ድብርትን የአእምሮ ድክመትን ሊፈጥር ይችላል። ስለዚህ ይሄንን ከማድረግ ይልቅ በተፈጥሮ ባለን ነገር እንድንነቃ ቢደረግና ሁል ጊዜ ያንን የተለመደ ሰዓት የምንነቃበት ሰዓት ብናደርገው መልካም ነው። ይሄ የተሻለ አማራጭም ነው ብዬ አስባለሁ

ብዙ ጊዜ በመንገድ ላይ ምግብን የመግዛት ልምድ የለኝም። ነገር ግን አልፎ አልፎ እገዛለሁ የምገዛቸው ምግቦች እንደ ሙዝ ያለ ብርቱካንና ሌሎች ፍራፍሬዎችን ነው፨ ፍራፍሬዎችን በመንገድ ላይ ሲታዩ አደራደራቸው አቀማመጣቸው ራሱ ይማርካል። ግዙኝ ግዙኝ የሚል ስሜትም ይፈጥራሉና እነዚህን አትክልቶች በመንገድ ላይ ስመለከት እገዛቸዋለሁ። ከዚህ ውጪ የሆኑ ግን በየመንገዱ የሚሰሩ የተለያዩ ምግቦች አሉ። አሰራራቸው ፈጣን ነው። ነገር ግን የሚጠቀሙት የዘይት መጠን የሚጠቀሙት የዘይት አይነት ለጤንነት አሰጊነው ብዬ አስባለሁ። አንዳንዶቹ ስንጓዝ የሚያዘጋጁት ምግብ ሽታው በጣም የሚረብሽ ስሜት አለው። ያ የሚረብሸውን ስሜት ያለበትን ምግብ ከመንገድ ገዝቶ መመገብ ደግሞ በጣም ከባድ የሆነ ቀውስን ሊፈጥር ይችላል ብዬ አስባለሁ። በጥራት የሚያዘጋጁ ሰዎች ግን አሉ። በጥራት የሚያዘጋጁ ሰዎች አዘገጃጀቱ ፈጣን በመሆኑ። ፈጣን ከመሆኑም አንፃር ዋጋው ደግሞ ርካሽ ነው ቅናሽ ስለሆነ፤ በቅናሽ ገንዘብ ወይም በትንሽ ብር የተሻለ ምግብ መመገብ ይቻላል። መንገድ ላይ የሚያዘጋጀው ሁሉ ሰው የሚያዘጋጀው ምግብ ጤናማ አይደለም የሚል ስሜት የለኝም። በጣም ጤናማ የሆነ በጥራትና በንጽህና የሚያዘጋጁ በርካታ ባለሙያዎች አሉ። ነገር ግን አንዳንድ ይህንን ሙያ ወደኋላ የሚሉና ለራሳቸው ገንዘብ ለማግኘት ብቻ የሚያስቡ በአደረ ዘይት ሁሉ የሚጠብሱ አሉ፤ ችብስ እና ሳምቡሳ፤ ብስኩት፤ የመሳሰሉትን የሚያዘጋጁ ሰዎች ሽታው ራሱ በአካባቢው ላይ ሲያሳይ ስናልፍ የሚረብሽ ሽታ አለው። ያንን የሚረብሽ ሽታ ያለው ምግብ መመገብ ለጤንነትም ተስማሚ ነው ብዬ አላስብም። ስለዚህ እንደነዚህ ያሉ በዘይት የሚጠባበሱ ነገሮችን ከመመገብ መጠበቅ ይኖርብናል ብዬ አስባለሁ። ሌሎች ምንም አይነት ነገር ከሰው የማይጨመርባቸው አትክልት ፍራፍሬ የመሳሰሉትን ነገር ግን ብንገዛ ምንም አይነት የጎንዮሽ ጉዳትም የሚያስከትል ነገር የለውም። አንዳንዶቹ ግን በፀሀይ የሚያበላሹት በአካባቢው ባለ ነገር የሚመርዙት ስለሚኖሩ ያንንም ጥንቃቄ አድርጎ መጠቀም ይገባል። በአጠቃላይ ግን መንገድ ላይ የሚዘጋጁ እነዚህ ፈጣን የሆኑ የምግብ አዘጋጀቶች በተለይ ለብዙ ሰዎች የስራ እድል የሚፈጥሩ ናቸው። ነገር ግን ጤንነቱ የተጠበቀና፤ ንጽህናው የተጠበቀ ምግብ ማዘጋጀት ደግሞ ከእነዚህ ሰዎች ይጠበቃል።

መዋኘት በውሃ ላይ እየተንሳፈፉ መሄድ ነው። ሰዎች ለዋና የተለያዩ ሰው ሰራሽ ነገሮችንም የሚጠቀሙ አሉ። ዋና ለመልመድም በማንኛውም ሂደት ላይ የተነፉ ባልሆኖችን በመጠቀም በቀላሉ ተንሳፈው መሄድ የሚፈልጉ አሉ። እኔ ዋና የለመድኩት በህፃንነቴ ነው በህፃንነቴ ከብት እየጠበቅኩ በነበረበት ጊዜ ትልቅ ልጆች ይዋኙበት የነበረ ባህር ነበር። ከዚህ ባህር ላይ ዘልዬ በመግባት በቀላሉ ዋና መለማመድ ችያለሁ። ነገር ግን በጣም ጥንቃቄ የሚጠይቅ ነ። ሩቅ በሆኑ ባህሮች ላይ እየገባን ሰምጠን እንዳንቀር መጠንቀቅ ያስፈልጋል። የሌሎችንም ድጋፍ የምንሻበት ጊዜ ካለ ደግሞ ትልልቅ ሰዎችና ዋና የሚችሉ ሰዎች ባሉበት አካባቢ መልመድ ይገባል። ዋና ዝም ብሎ ተዘሎ ተገብቶ የሚለመድ ነገር አይደለም። መልመድ ያስፈልጋል በመጀመሪያ መቀሳቀስና በአግባቡ ልምምድ ማድረግን ይጠይቃል። እኔ ዋና የተለማመድኩ በጀሪካን ነው ጀሪካኑ ውሃ ውስጥ የመንሳፈፍ ባህሪ አለው። እና ይሄንን ጀሪካን አፉን እንከድነዋለን አፉ ሲከደን ከውስጥ ጅሪካኑ አየር ብቻ ስላለው ወደ ውሃ ከመስጠም ከመስመጥ ይልቅ መንሳፈፍን ይመርጣል። ስለዚህ ይህንን ጀሪካን ይዘን በቀላሉ ጀሪካኑ ወደ ላይ ስለሚያንሳፍፈን። እንዳንሰምጥ ያደርገናል። እንደዚህ እያደረግን በቀላሉ ዳር ዳር ላይ እና በእኛ ቁመት ልክ የሆነ እኛ አስምጦ እኛን ሊጎዳን ወደማይችል ርቃት ላይ እየተንቀሳቀስን እንለማመዳለን። ይህንን ካደረኩ በኋላ ነው እኔ ወደ ባህር ወደ ጥልቁ ትልልቅ ሰዎች ወደሚዋኙበት ባህር ዘልዬ የገባውና በቀላሉ መሄድ የቻልኩ በዚህ በትንንሽ ወንዞች አካባቢ በሚገኙ ትንንሽ ኩሬዎች ላይ ልምምድ ካደረኩ በኃላ ነው። ያንን ልምምድ ሳያደርጉ የሚገቡ ሰዎች ብዙ ጊዜ ጉዳት ይደርስባቸዋል። የሞት አደጋ ሁሉ የሚደርስባቸው አሉ ትልልቅ ሰዎች በአቅራቢያቸው ከሌሉ ዋና የማይችሉ ሰዎች ወደ ባህር ከገቡ በኋላ ቢጮሁም የሚሰማቸው ሰው አያገኙም። ወደ ላይም ተንሳፈው ወጥተው ወደ ዳርና በቁመታቸው ልክ ወደ ወህነ ውሃ መውጣት እንዳይችሉ ደግሞ ምንም አይነት ጉልበትም እውቀትም አቅምም ልምድም የላቸውም። ስለዚህ ወደ ሞት የሚያደርስም ከባድ ከባድ ጉዳት የሚያስከትል ብስለሆነ ጥንቃቄ ማድረግ ያስፈልጋል። ዋና መቻል ግን በጣም ደስ የሚያሰኘው በተለይ በውሃ ጎርፍ ላይ ባለ ቦታና ድልድይ በሌለባቸው ቦታዎች ላይ በጣም ከፍተኛ የሆነ የውሃ በሚወርድበትና ወንዙ ከፍተኛ ሙላት በሚፈጥርበት ጊዜ በእግራችን ብንራመድ የሚወስደን ከሆነ በዋና በመዋኘት መሻገር ይቻላል። እና ትልልቅ ወንዞችን በዋና ተሻግሬ አውቃለሁ። ይሄ ይሄ ነው በመዋኛ ገንዳ ላይ መዋኘት ብዙ ከባድ አይደለም። ነገር ግን ወደ ዋናው እውነተኛው ውሃ ላይ የሚጋፋ ውሃ ጎርፍ ባለበት አካባቢ ላይ መዋኘት ግን ሀይልንም ብልሃትንም እውቀትንም የሚጠይቅ ነው እኔ ደግሞ ይህንን ሁሉ እስከማድረግ ድረስ የደረስኩ ገና በልጅነት እያለሁ ነው።

በሃይማኖት ለመኖርና ሃይማኖትም እስከ ዘላለም የሚኖረውን ዘላለማዊ ህይወትን የሚያወርሰኝ ነው። ብዬ የማስብና የማምን ሰው ስለሆንኩ። በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ውስጥ ያለውን ማንኛውንም ሃይማኖታዊ ግብር አከብራለሁ። ሃይማኖታዊ ግብር ማለት በሃይማኖት ደረጃ ሊሰሩ የሚችሉ ስራዎችና ተግባራት ናቸው። በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ውስጥ ያለውን ማንኛውንም ሃይማኖታዊ ግብር አከብራለሁ እነዚህ ተግባራትም ጾም ጸሎት ስግደት ምጽዋት የመሳሰሉት ናቸው። እነዚህ ስራዎች በሙሉ ስጋችንን ድል ነስተን ለነፍሳችን እንድናስገዛ የሚረዱ ናቸው። ነፍሳችን የምትፈልገውን የሚሰራ ስጋን መጎሰም ከቻልንና ነፍሳችን የምትፈልገውን መስራት ከቻልን የኛ ቦታ ዘላለማዊ ህይወት ነው። ይህን ዘላለማዊ ህይወት የምንወርሰው ደግሞ ሃይማኖታዊ የሆነውን ስራዎችን በመፈጸም ነው። አንደኛው ለመፅደቅ ምክኒያት ከሚሆኑ መንገዶች አንደኛው ይሄ ነው። ሃይማኖታዊ ስራዎችን መስራት ተገቢ ነው። መጾም መፀለይ መስገድ የፅድቅ ስራወችን መስራት እነዚህን ሁሉ ማድረግ ግዴታ ነው። ይህንን ማክበር የውዴታዬ የግዴታዬ የውዴታ ግዴታ ነው ለምን? በሃይማኖት ውስጥ ከኖርኩ ድረስ ሃይማኖቴ የሚያዝዘውንና የሚፈቅደውን ነገር ሁሉ ማድረግ ግዴታዬ ነው። ሃይማኖታዊ የሆነ ስራ ደግሞ ለሌሎቹ በጎ ነገር በማድረግ ለሌሎች የተሻለ ስራን በመስራት መጽደቅ ነው። በመጨረሻው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም በሚመጣበት ጊዜ አለም በምታልፍበት ጊዜ ጻድቃንን በቀኙ ሀጣንንም በግራው በሚያቆምበት ጊዜ የሚጠይቃቸው ጥያቄዎች ሃይማኖታዊ ግብር ናቸው። ሁሉም ጥያቄዎች የሚጠየቁት ጥያቄዎች ብራብ አበላኸኝ ብጠማ አጠጣኸኝ ብታረዝ አለበስከኝ እንግዳ ብሆን ተቀበልከኝ ብታሰር ጎበኘኸኝ የሚል ነው። እንደዚህ በሙሉ ጥያቄዎች በሙሉ ሃይማኖታዊ ግብር ናቸው። እነዚህ ስራዎች በጎ ምግባር ናቸው የተራበን ማብላት የተጠማን ማጠጣት የታረዘን ማልበስ እንግዳ የሆነን መቀበል። የታሰረን ደግሞ ዋስ ሆኖ ማስፈታት መጎብኘት የታመመን መጎብኘት እነዚህ ሁሉ ስራዎች ሃይማኖታዊ ግብር ናቸው። በመጨረሻም የምንጠየቃቸው እነዚህን ነው። ስለዚህ እነዚህ ስራዎች በመጨረሻም የሚያስጠይቁንና ወደ ገነት ወይም ደግሞ ወደ ሲኦል እንድንወርድ የሚያደርጉን ፍርድ የሚያስፈርዱብን ከሆኑ ይህንን ሃይማኖታዊ ግብር ማክበር ግዴታዬ ነው። ስለዚህ በሃይማኖቴ እምኮራ በሃይማኖቴ እጸድቃለሁ ብዬ የማስብ እግዚአብሔር አምላኬ ነው። እግዚአብሔር እኔን ለማዳን ለኔ ዋጋ ለመክፈል ካሳ ለመሆን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እኔን አድኖኛል። ብዬ የማምን አንድ የተዋህዶ ልጅ እንደመሆኔ መጠን ሃይማኖታዊ ግብርን ማክበር ግዴታዬ ነው። ሌሎች አሉ ሃይማኖታዊ ግብርን የሚቃወሙ ሃይማኖቶች አሉ። እነዚህ ሃይማኖቶች በማመን ብቻ እንድናለን የሚሉ ናቸው። እምነት ብቻ ያድናል ይላል። እንደዚህ ብለው ያስባሉ እምነት ብቻውን ግን አያድንም። በመጽሐፍ ቅዱስ ላይ የተጠቀሰ አለ። የይሁዳ መልእክት ላይ እምነት ያለ ስራ ስራም ያለ እምነት አያድንም ይላል። ስለዚህ ሃይማኖት የሚያድነው ወይም እምነታችን የሚያድነን በስራ ስንገልጠው ነው። በተግባር ስንተረጉመው ነው። በተግባር ያልተተረጎመ በስራ ያልተገለጠ ሃይማኖት እምነት አይደለም። ማመን ብቻውን የሚያድን ቢሆን አጋንንትም ያምናሉ ይንቀጠቀጣሉ ነገር ግን በጎ ስራና ሃይማኖታዊ ግብር የሃይማኖታዊ ስራ ስለሌላቸው አይጸድቁም ብሏል። ስለዚህ እኔ ለመጽደቅ የምፈልግ ሰው እንደመሆኔ የመጠን ሃይማኖታዊ ግብርን ማክበር ግዴታዬ ነው ብዬ አስባለሁ

መናፈሻ ብዙ ሰዎች ለመዝናናት የሚጠቀሙበት እረፍት ለማድረግ የሚሄዱበት ቦታ ነው። በብዛት ፍቅረኛሞች የሚቀጣጠሩበት ነው። እዚህ ቦታ ላይ ሄደው ትንሽ ነገር አዝዘው በቀላሉ ቀኑን ሙሉ ሲያወሩ የሚውሉበት አጋጣሚ አለ። አንዳንዶቹ የፍቅር ህይወታቸውንም ብዙውን የሚቋጩት ዕዛው ላይ ነው። መናፈሻ ለመዝናናት የሚሄዱ ልጆችም ህፃናትም የሚኖሩበት ነው። ለየራሳቸው የሆነ ትንንሽዬ ጎጆዎች የተሰሩበት ቦታ ነው። በዛ ትንንሽዬ ጎጆዎች ላይ ፍቅረኛሞችም ጓደኛሞችም በስራ ጉዳይም ሊነጋገሩ የሚሄዱ ሰዎች በሙሉ ይሰባሰቡበታል። የስራ ጉዳይ የሚያወሩ ሰዎችም ለረጅም ጊዜ ጊዜያቸውን ማሳለፍ ሲፈልጉ ብዙ ሰዎች እሁድ እሁድን እና ሌላ የትርፍ የስራ ሰአታቸው ውጪ ያለውን ጊዜ እዛ በማሳለፍ ይወጣሉ ያሳልፋሉ። እኔ እንደዚህ ያለ ልምድ የለኝም። ምክንያቱም በስራ ጉዳይም ላወራው ልንነጋገርበት የምችል የተለየ የስራ ጉዳይ የለኝም። አብዛኛውን ስራዎቼን የምጨርሳቸው እዛው ቢሮ ላይ ስለሆነ ከውጭ ሄጄ ላወራ ልነጋገር የምችልበት አጋጣሚ እና የሚያስገድደኝም ሁኔታ የለም። ስለዚህ ብዙ ጊዜ ወደ መናፈሻዎች የመሄድ ልምድ የለኝም። ወደ መናፈሻ መሄድ እንኳን ቢኖርብኝ ልጆቼን ይዤ ቤተሰቦቼን ይዤ ሄጄ መናፈሻ ላይ ያለውን ነገር አሳይቼ ጨዋታ የሚጫወቱ የልጆች ጨዋታ ካለ እሱን አጫውቼ ወደ ቤቴ መመለስ ነው የምፈልገው። የተለየ እዛ መናፈሻ ላይ ማድረግ የምፈልገው። የተለየ ድርጊትና ክንዋኔ ስለሌለኝ ወደ መናፈሻ ቦታ መሄድ አልፈልግም። ሄጄም አላውቅም ማለት እችላለሁ በጣም ጥቂት ጊዜያት ናቸው። እነዚህም ጥቂት ጊዜያት ከጓደኞቼ ጋራ አንዳንድ ውይይቶችን ለማድረግና የድካም ስሜት ሲሰማን እና በጣም አስቸጋሪ የሆነ እረፍትም የሚሻ አይምሮ በምንይዝበት ጊዜ እረፍት ለማድረግ እዛ ሄደን መርሳት የሚገቡን ነገሮችን ለመርሳት ለጥቂት ጊዜም ቢሆን እዛ አካባቢ ሄዶ ተፈጥሮን እያዩ እያደነቁ። ባለው ሁኔታ እረፍት ለማድረግ ካልሆነ በቀር። በተለየ አጋጣሚ ስራዬ ብዬ ቀጠሮ ይዤ ወደ መናፈሻ ቦታ የምሄድበት ነገር የለም። በርግጥ የምኖርበትን ቦታ ይወስነዋል። አሁን የምኖርበት ቦታ መናፈሻ በአቅራቢያው የማገኝበት ቦታ አይደለም። ልሂድ ብዬ እንኳ ባስብ በቀላሉ በቅርበት የማገኘው መናፈሻ ስለሌለና ያሉ መናፈሻዎችም ጫጫታቸው የሚበዛ በመሆኑ መናፈሻዎች እረፍት ያለባቸው ጫጫታ የሌለባቸው ድምጽ የማይረብሽበት ቦታ መሆን አለበት ብዬ አስባለሁ። ከዚያ ውጪ የሆነ ግን ዛፍ ስላለበት ብቻ በየቦታው ማይክሮ የድምጽ የሚያስተጋቡት ፒከሮች በየቦታው ኖረው እነዚህ በጣም እየጮሁ ሰውን እየረበሹ ከአቅም በላይ ተከፍተው ሰው ሊዝናና ሄዶ ተጉላልቶ የሚመጣበትን መናፈሻ አልመርጥም። ብዙ ጊዜም እኛ አካባቢ ያሉ መናፈሻዎች እንደዚህ ናቸው። ጠበብ ያለ ቦታ ያላቸው ናቸው። ሙዚቃቸው በከፍተኛ ደረጃ ይሰማል። አንዱ ሰው የሚናገረው ሌላ ሰኛው ሰው አይሰማውም። እና በዚህ ልክ ያሉ መናፈሻዎች ከመዝናናት ይልቅ የሚያጉላሉ። በጣም የሚያብ ደስ የማይል ስሜት የሚፈጥሩ አይምሮን የሚያውኩ ናቸው። ስለዚህ ወደ መናፈሻ ቦታ ብዙ ጊዜ የማልሄድባቸው ብዙ ምክንያቶች ቢኖሩም እነዚህ እነዚህ ምክንያቶች ግን አንዳንዶቹ ናቸው

ዛሬ በመጀመሪያ የበላሁት ዳቦ ነው። በጣም በሚገርም ሁኔታ ከቤቴ ስወጣ ቁርስ አልበላሁም ነበር። ቁርስ ሳልበላ የወጣሁበትም ምክንያት ቁርስ ለመብላት ጊዜ ስላልነበረኝ ነው። ዛሬ በመጀመሪያ የበላሁት ዳቦ ነው። በጣም በሚገርም ሁኔታ ከቤቴ ስወጣ ቁርስ አልበላሁም ነበር። ቁርስ ሳልበላ የወጣሁበትም ምክንያት ቁርስ ለመብላት ጊዜ ስላልነበረኝ ነው። ቁርስ አልበላሁም ነበር። ቢሮ ላይ ከሄድኩ በኋላ ግን ቢሯችን ላይ በየወሩ የምናደርገው ዝክር አለ። በየወሩ ያሉ ሰራተኞች ተሰባስበው ዳቦ ቆርሰን፣ ሻይ አፍልተን፣ ቡና እየጠጣን እንጨዋወታለን። ስለ ስራ ጉዳይም እንመካከራለን። እና ዛሬ ቀኑ ደግሞ እንደዛ ነበር። ቁርስ ሳልበላ የሄድኩ አስቤበት አልነበረም። ነገር ግን እዛ ሲሄድ ዳቦ መጣ። ዛሬ የወሩ ባልም ዛሬ እንደምናደርግ ዳቦ ዛሬ እንደሚቆረስም እውቅነው አልነበረኝም። ምክንያቱም ሁልጊዜው ወሩ በገባ በመጀመሪያው ቀን ወይም ደግሞ በሰላሳ ነው እናድርጌ የነበር። እና ዛሬ ቀኑ ደግሞ እንደዛ ነበር። ቁርስ ሳልበላ የሄድኩ አስቤበት አልነበረም። ነገር ግን እዛ ሲሄድ ዳቦ መጣ። ሁሉም የዛ ሰራተኛው ተሰብስቦ ከዚህ በፊት እንደምናደርገው ዳቦ ተቆርሶ፣ እየተጨዋወትን፣ ቡና የሚጠጣው ቡና ተፈልቶለት ሻይም የሚጠጡት ደግሞ ሻይ ተፈልቶ፣ ዳቦ ተቆርሶ ዳቦውን በሻይ እየበላን በስራ ጉዳይም እየተወያየን ተጨዋውተናል። ስለዚህ ዛሬ የበላሁት እሱን ነው። እኔ እንደ የሚገርመው እንደዚህ ያሉ ምግቦችን በልቶ መዋል ደስ አይለኝም። ወይ ከበለው በደንብ አድርጌ እስከምጠግብ ድረስ መመገብ አለብኝ። እስከምጠግብ ድረስ መመገብ ካልቻልኩ ደግሞ አለመብላትን ምርጫዬ አደርጋለሁ። ቁርስ ሳልበላ የሄድኩም በዚሁ ምክንያት ነበር። ጥቂት ነገር ቀምሼ ሁለት ሶስት ጉራሽ ጎርሼ መሄድ አልፈልግም። ሳልበላ ብሄድ የተሻለ ነው። ትንሽ ነገር ከበለው የጨንጓራ ህመምም ያስከትልብኛል። ስለዚህ ይሄንን አድርግ ስለነበረ ዝም ብዬ ሳልበላ ሄድኩ በአጋጣሚ ሆኖ ግን ዳቦ በሻይ ደግሞ ቢሮ ላይ በላው። ያንን አድርጌ ግን ቀጥታ ወደ ቤቴ ነው የሄድኩ። ምክንያቱም ያንን ብቻ በልቼ መቀመጥም አልችልም። ወደ ቤት ደግሞ ሄጄ ቤት ውስጥ መስራት የሚገባኝም ስራ ስለነበረ ወዲያውኑ ወደ ቤቴ ተመልሼ ቁርሴን በአግባቡ እንጀራ በወጥ በልቻለሁ። ስለዚህ ዛሬ እንደ አጋጣሚ ሆኖ የመጀመሪያ ምግቤ ዳቦ እና ሻይ ነበር ማለት ነው።

ዋና ሀላፊነቶቼ በቢሮ ደረጃ ያለ ሀላፊነት አለኝ። በቤተሰብ ደረጃ ሀላፊነት አለብኝ። በምኖርበት አካባቢ ሀላፊነት አለብኝ በቤተክርስቲያን ደግሞ የሀላፊነት አለብኝ። ስለዚህ ዋና ዋና ሀላፊነቶቼ እነዚህ ናቸው በእነዚህ ሀላፊነቶች ቅደም ተከተል ለእያንዳንዱ ያለብኝን ሀላፊነት በዝርዝር ማመልከት እፈልጋለሁ። በመጀመሪያ ደረጃ በስራየ ላይ ነው ስራየ ላይ ያለኝ ሀላፊነት። የከፍተኛ ትምህርት ባለሙያ የስራ መደብ ላይ ስላለው የከፍተኛ ትምህርት በተለይ ደግሞ በማታው ወደ ቅዳሜና በርቀት የሚሰጡ ትምህርቶችን በሙሉ ይመለከተኛል። በእነዚህ ላይ ሀላፊነት አለብኝ ይሄ ሀላፊነት ተማሪዎችን የምዝገባውን ሂደት በመከታተል እንዲመዘገቡ ጥሪ በማድረግ ክፍያ እንዲከፍሉ በማድረግ የከፈሉና ያልከፈሉትን በመለየት ይሄን ሁሉ በመሳሰለው ሀላፊነቶች አሉብኝ። እነዚህን ደግሞ ተማሪዎች ላስተማሩ መምህራንም ክፍያ በወቅቱና በጊዜው እንዲከፈላቸው በውል መሰረት ውል እናስይዛለን በያዙት ውል መሰረት እያንዳንዱ መምህር ክፍያ እየተከፈለ መሆን አለመሆኑን አረጋግጣለሁ ክፍያዎችንም አዘጋጅቼ የምልክ እኔ ነኝ ይሄ ሀላፊነት አለብኝ። በቤተሰብ ደረጃ ደግሞ ቤተሰቤን የመምራት የማስተዳደር ገንዘብ የማመንጨት ሀላፊነት አለብኝ። ስለዚህ በወር ከማገኘው ገንዘብ ለቤተሰቦቼ ለልጆቼ መማሪያ ለቤተሰባችን ለወር ወጪ የሚሆን ገንዘብ ይሄንን የመሳሰለውን ሁሉ ማምጣት አለብኝ። ቤት ውስጥ መሟላት የሚገባቸው እቃዎችም ካሉ እነዚህን እቃዎች ለማሟላት እቃው ሊፈጅ የሚችለውን የገንዘብ መጠን ያህል ሊያስገኝ የሚችሉ ስራዎችን መስራት ያንን ገንዘብ ማምጣት። ቤቴን በአጠቃላይ የማስተዳደር ሙሉ ሀላፊነት አለብኝ። ከዚህ በተጨማሪ በቀበሌ ደረጃ ወይም በምኖርበት አካባቢ ደግሞ የተለያዩ ሀላፊነቶች አሉብኝ። በሰፈር ደረጃ መንገዶችን በመስራት ንጽህናችንን የአካባቢውን ንጽህና በመጠበቅ በአካባቢው ያሉ ልጆችን በማስተማር በአካባቢያችን የሚኖረውን የሰላም ሁኔታ መልካም እንዲሆን ጥሩ እንዲሆን ሰፈሩ መልካም እንዲሆን ሰው እርስ በእርሱ እንዲዋደድ በእቁብ በእድር በመሳሰሉ በማህበራዊ ጉዳዮች ሁሉ እንዲገናኙ እነዚህን ሁሉ ሀላፊነቶች እወጣለሁ እኔም እገናኛለሁ ሰዎችም እነዚህን ሀላፊነቶች እንዲወጡ ማድረግ እፈልጋለሁ። ከዚህ በተጨማሪ በቤተክርስቲያን ያለኝ ሀላፊነት ነው። በቤተክርስቲያን ደረጃ የራሱ የሆነ ሀላፊነት አለው አንድ ምእመን አንድ ዲያቆን አንድ ካህን አንድ አስተዳዳሪ አንድ ጳጳስ ሁሉም የየራሳቸው የሆነ ድርሻ አላቸው። የኔም ሀላፊነት በቤተክርስቲያን ደረጃ በዲቁና አገልግሎት ነው። በዲቁና የሚያገለግል ሰው ደግሞ ቤተክርስቲያን ውስጥ ተላላኪ ነው። ለካህኑ ይላላካል ወደ ምእመኑ መልእክት ያደርሳል በምእመናንና በካህናት መካከል እንደ ድልድይ ሆኖ የማገልገል ሙሉ ሀላፊነት አለብኝ። ስለዚህ ይሄ ሀላፊነት ሃይማኖታዊ ግዴታም ስለሆነ ይሄን እነዚህን ሀላፊነቶችን በተለያዩ ቦታዎች በዚህ መልኩ እወጣለሁ ማለት ነው

ምሽት አካባቢ ያለውን የቀኑን ሰዓት እወደዋለሁ ከስራ ጨርሼ እረፍት የማደርግበት ጊዜ ስለሆነ ይሄ ጊዜ ደስ ይለኛል። በዚያ ላይ ደግሞ ያለው አጠቃላይ ምልከታ ይሄ ሰማያዊን ሰማይን ስንመለከት ያለው ምልከታ። ሌሎችም ደስ የሚሉ ነገሮች አሉ ሙቀትም ቀዝቀዝ የሚልበት ሰዓት ስለሆነ ፀሀይ ወደ መግቢያዋ የምትሮጥበትና ሙቀቱ የሚቀዘቅዝበት ጊዜ ስለሆነ ይሄ ሰዓት ደስ ይለኛል። በዚህ ሰዓት ወደ ስራ ከስራ ወጥቼ ስራዬን ጨርሼ እረፍት የማደርግበት እረፍት የምሻበት ወደ ቤቴ የምገባበት ቤቴ ገብቼ የስራ ልብስ ቀይሬ መናፈስ የምፈልግበት እዛው ቤት ለቤት ደግሞ የምንቀሳቀስበት እረፍት የማደርግበት ጊዜ ስለሆነ ደስ ይለኛል። ይሄ ሰዓት ብዙ ጊዜ የምመኘውና ብዙ ጊዜ በእረፍት እንዳሳልፍ የምፈልገው ሰዓት ነው። ቀኑን ሙሉ በስራ የዋለ ሰው የደከመ ሰው የሆነ ማረፊያ ጊዜ ይፈልጋል ያቺ የማረፊያ ጊዜውን ሲያገኝ ደስ ይለዋል እርካታ ይሰማዋል ደስታ ይሰማዋል። የሚያርፍባት ጊዜ ናትና ስለዚህ እኔም የምወደው ይሄንን ሰዓት በዚህ ምክንያት ነው። ከዚያ ሁሉ ድካም ቀኑን ሙሉ የተለያዩ ጉዳዮችን ስንነጋገር ስናስተናግድ እንቆያለን ማታ ግን የጥሞና ጊዜ ናት። የቀኑን ውሏችንን ለመገምገምም ምቹ ጊዜ ናት። አእምሮአችን የምንረጋጋበት ጊዜ ነው። ፀሀይ ደግሞ ሙቀቷንም የምትቀንስበት ጊዜ ለሰውነት ተስማሚ የሆነ የአየር ጠባይ የሚገኝበት ጊዜ ነው። ከዚያ በተጨማሪ ደግሞ ያለው ሁኔታም ድባቡ አየሩም ፀሀይ ወደ መግቢያዋ ስትሄድ የምታሳየው ቃለም የምታሳየው የምትለቀው ጨረር ደስ የሚል ነው ለእይታም የሚማርክና የሚስብ ነው። በዚህ ጊዜ ቀጥታ ይሄ የደከመ አይምሮ እረፍት በሚሻበት ጊዜ የሚገኝ ሰዓት እና የእረፍት ጊዜ ስለሆነ ደስ ይለኛል። በዚህ ሰዓት ልጆቻችንን ይዘን ወደ መስክ እንወጠለን ኳስ እንዳጫውታቸዋለን የተለያዩ ስፖርታዊ ስራዎችን እንዲሰሩ እናደርጋለን ከልጆቻችን ጋር የምናሳልፈው እየተዝናናን እየተጫወትን የምናሳልፈው ጊዜ ስለሆነ ደስ የሚለኝ ጊዜ ነው። ይህንን ጊዜ ስራ በኋላ አገኘው በደስታ የምቀበለው ምርጥ የሆነ ጊዜ እረፍት የማገኝበት ጊዜ ሰውነቴን የማፍታታበት የማዝናናበት አእምሮዬን ከድካም የምመልስበት አይምሮዬን የማረጋጋበት የቀኑ ውሎዬን የምገመግምበት ወደኋላ ሄጄ በደንብ አድርጌ እንዳስብ የሚያደርገኝ ቀኑንም በሙሉ እንድረዳ የሚያደርገኝ ያጠፋሁትን ጥፋት ወይም ደካማ ጎኔንና የሰራሁትን ብርቱ ስራ ወይም ጠንካራ ጎኔን እንዳይ እንድገመግም የሚረዳኝ ሰዓት ስለሆነ። በጣም ደስ የሚለኝ ጊዜ ነው ይሄ ሰዓት ስለዚህ ይሄን የምሽቱን ሰዓት በተለይ ከአስራ አንድ ሰዓት ጀምሮ ያለውን ሰዓት በጣም የምወደው ሰዓት የቀኑ ክፍል ነው

የምመኘው የእረፍት ጊዜ በጣም ስራ በሚበዛበትና በምደክምበት ጊዜ የማገኘው የእረፍት ጊዜ ነው። አንድ ሰው ቀኑን ሙሉ ሳምንቱን ሙሉ አመቱን ሙሉ የሚሰራ ከሆነ በጣም ይደክማል በስራውም ውጤታማ አይሆንም። ለዚህ ነው መንግስትም ቀኑን ሙሉ ለሚሰሩ አመቱን በሙሉ ወሩን በሙሉ ለሚሰሩ ሰዎች የአእምሮም እረፍት እንዲያደርጉ ወጣ ብለው ደግሞ የተለየ ነገርም ተመልክተው እንዲመጡ አእምሯቸውን እንዲያድሱ የሚያደርጉበት የእረፍት ጊዜ የስራ የስራ የፍቃድ የአመት የእረፍት ሰዓት ይሰጣል ይሄ የአመት የእረፍት ሰዓት። አእምሮን ለማደስ የምንጠቀምበትና ጥሩ ጊዜ ነው እኔ ግን በጣም ደስ ከሚሉኝ ውስጥ ሳምንቱን በሙሉ ሰርቼ ቅዳሜና እሁድ የእረፍት ጊዜ ሲሆኑ ደስ ይለኛል። በእነዚህ ሁለት ቀናት ውስጥ ወደ ቤተክርስቲያን ሄጄ ደግሞ የሳምንቱን የስራ ሁኔታ ረስቼ ቤተክርስቲያን እየሄድኩ ደግሞ እዛ ባገለግል ጸሎት ባደርግ ደግሞ ደስ ይለኛል ስለዚህ ይሄ ሳምንቱ ሁለት ቀን ቅዳሜና እሁድ በጣም ደስ የሚለኝ ጊዜ ነው። ግን ከዚህ ውጭ በጣም የምፈልጋቸውና የምመኛቸው የእረፍት ጊዜ ቢሆኑ ብዬ የምመኛቸው አሉ በተለይ በህማሙ ሳምንት ያለው ሙሉ የህማማት ሳምንት በጌታችን በመድኃኒታችን በኢየሱስ ክርስቶስ ከስቅለቱ በዓል አስቀድሞ ያለው ከሆሳዕና እስከ ስቅለቱ ድረስ ያለው ጊዜ የህማማት ሳምንት ይባላል። ይሄ ሳምንት የእረፍት ጊዜ ቢሆን ደስ ይለኛል። የእረፍት ጊዜ ሆኖ ሁሉም ሰው ወደ ቤተክርስቲያን እየሄደ ግብረ ህማማትን እያስነበበ ሁል ጊዜ ጸሎት እያደረገ እየሰገደ ቀኑን ሙሉ እዛ ቢያሳልፍ ደስ ይለኛል። ይሄ ሳምንት በዚህ መልኩ ቢያልፍና በእረፍት የሚከበር ቢሆን በጣም የምመኘው ነው። ከዚህ በተጨማሪ ደግሞ ከነሐሴ አንድ እስከ ነሀሴ አስራ ስድስት ያለው ነው በጣም ብዙ ሰዎች ህፃናትን ጨምሮ የሚጾሙት የእመቤታችን ጾም ነው። በዚህ ጾም ላይ በተለይ መነኮሳት በልዩ ሁኔታ ይጾሟታል በፍኝ ቆሎ በጥሪኝ ውሃ በትንሽዬ ውሃ ያችን እየተጎነጩ ሱባኤ ይዘው በራሳቸው በዓታቸውን ዘግተው የሚጾሙ አሉ። እኔም ያንን ጾም በዛ መልኩ ብጾም ደስ ይለኛል። ያንን ለማድረግ ግን ከስራ ቦታዬ ላይ የእረፍት ጊዜ እንዲሆን እመኛለሁ። የምመኘው የእረፍት ጊዜ ቢባል አንደኛው ይሄ ነው ይሄ ሰዓት በመንግስት የስራ ሰዓት ዝግ የሆነ ወይም የእረፍት ጊዜ አይደለም። ስለዚህ ይሄ የእረፍት ሰዓት ቢሆን ሁሉም ሰው ወደ ቤተክርስቲያን ሄዶ የእመቤታችንን ተአምሯን ቅዳሴዋን ትርጓሜ ሲተረጎም እየሰማ በኋላም እያስቀደሰ መክፈልትም እየበላ ጠበል እየጠጣ ስጋውን ደሙን እየተቀበለ የሚኖርበት ሀገሩን ሃይማኖቱን እንዲጠብቅለት ፈጣሪውን እግዚአብሔርን እየተማፀነ የሚኖርበት ቢሆን ደስ ይለኛል። በጣም የምትመኘው ጊዜ ምንድነው? የእረፍት ጊዜ የሚባል እነዚህን ሁለት ነገሮች ነው

ማታ ከስራ በኋላ ቀጥታ የማደርገው ምንድነው? ወደ ቤቴ የሚያደርሰኝን መኪና መፈለግ ነው። ወደ ቤቴ የሚያደርሰኝ ዩኒቨርሲቲው ወይም የምሰራበት ተቋም የመደበው መኪና አለ። ይሄንን መኪና ተጠቅመን ወደ ቤታችን እንሄዳለን። ወደ ቤታችን ከደረስን በኋላ የመጀመሪያ ስራ የማደርገው ምንድነው? ልብሴን መቀየር ነው። የስራ ልብሴን ቀይሬ ቤት አካባቢ ላይ ስሆን የምለብሰውን ልብስ እቀይራለሁ። ይህንን ልብስ ከለበስኩ በኋላ ቀጥታ እጄን ታጥቤ ወደ ምግብ ነው የሚሄደው ምክንያቱም ቀኑን ሙሉ እዛ ስለምውል አልመገብም። ማታ ላይ ወደ ቤት እንደገባው ይሄንን ሰዓት ነው። ምግቤን የምመገበው ስለዚህ እጄን እታጠባለሁ ምግብ እበላለሁ። ምግብ ከበላሁ በኋላ ከልጆች ጋራ እረፍት አደርጋለሁ። ወደ ውጭ የምንወጣበት ጊዜ ካለን ሰአቱን አይቼ ሰዓቱ የተሻለና ጥሩ ሰዓት ከሆነ ልጆችን ይዘን ወደ ሜዳ ወደ መስክ ወጥተን ከልጆች ጋራ የተወሰነ ተጫውተን ስፖርት ሰርተን ወደ ቤታችን ተመልሰን ምሽት ስለሚሆን ከዛ በኋላ ያለው ጊዜም መቆየትም ስለማያስፈልግ እዛው ወደ ቤታችን አካባቢ እንሄዳለን። ሁልጊዜ የማደርገው በዚህ መልኩ ነው። ከዚያ በኋላ ማታ ላይ እስከ መኝታ ሰዓት ድረስ ከልጆች ጋራ ቤት ውስጥ ደግሞ ጨዋታዎች ይኖራሉ መጽሐፍትን ማንበብ ይኖራል። አንዳንድ ውይይቶች ምክክሮች ይኖራሉ ይህንን ሁሉ የምናደርገው ይሄ በምሽቱ ሰዓት ነው እስከ ምሽቱ ሶስት ሰዓት አካባቢ በዚህ ሂደት ልንቆይ እንችላለን። ምሽት ሶስት ሰዓት እና ከዚያ በኋላ ግን ከሆነ ምን ጊዜም የማመረው ወደ መኝታ ነው። ልጆችም ወደ መኝታ ቤታቸው ወደ መኝታ ክፍላቸው እንዲገቡ አደርጋለሁ ምክንያቱም አንድ ሰው ቢያንስ ስምንት ሰዓት የእረፍት ጊዜ የመኝታ ጊዜ ማሳለፍ አለበት። ወደ አልጋ እንደሄደ ቀጥታ አይተኛም ሰው እንደዚህ አንድ ሰዓትም የተወሰነ ጊዜም አልጋው ላይ እንቅልፍ እስከሚወስደው ድረስ የመገለባበጥ ስሜት ሊኖር ይችላል። ስለዚህ እሱን ሁሉ ታሳቢ አድርጎ አንድ ሰው ቢያንስ እስከ ስምንት ሰዓት እና ሰባት ሰዓት ስድስት ሰዓት የሚሆን መኝታ ቢያንስ መተኛት አለበት ብዬ አስባለሁ። ያንን ስለማደርግ ልጆችም ወደ መኝታ ክፍላቸው እንዲገቡ አደርጋለሁ። ስለዚህ ምን ጊዜም ከስራ ስመጣ የማደርገው ይሄንን ነው። ወደ ቤቴ በጊዜ መግባት የሁልጊዜ ስራዬ ነው። ብዙ ሰዎች ወደ ከተማው ወጥተው በዚህ ሰዓት ወደ መጠጥ ቤት የሚሄዱ ፑል የሚጫወቱ ሌላም ስራዎችን የሚሰሩ ሰዎች ይኖራሉ እኔ ግን ምን ጊዜም ቢሆን ቀጥታ በምሽት ሰዓት ከስራው ቦታዬ ቀጥታ የምሄደው ወደ ቤቴ ነው መቼም ቢሆን ማለት ነው። የማደርገው ይሄንን ነው። ስለዚህ ሁሉም ሰው ወደ ቤቱ ገብቶ በቤቱ ያገኘውን ነገር ተካፍሎ ከቤ በቤቱ ባሉ ነገሮች እየተዝናና ከልጆቹ ጋራ እየተጫወተ ከሚስቱ ጋራም ሚስት ከባሏ ጋራ እየተመካከሩ እየተወያዩ ስለ ነገው ህይወታቸው እየተመካከሩ ማሳለፍ ይኖርባቸዋል ብዬ አስባለሁ።

የምሰራው ስራ ይወስነዋል የምሰራው ስራ አንደኛውን ስራ ከሌላኛው ስራ ጋራ ደርቤ ብሰራው ምንም አይነት ተጽዕኖ የማይፈጥር በእኔ ላይም የስራ ጫና የስራ መደራረብ የመደበላለቅ ስሜት የማይፈጥርብኝ ስራ ከሆነ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። በአንድ እጄ እየጻፍኩ በአንድ እጄ እያነበብኩ በአንድ እጄ ለሆኑ ሰዎች መልእክት እየሰጠሁ በሌላ ያው እጄ ደግሞ ሌላ ስራ እየሰራው እንደዚህ አይነት ስራዎችን ልሰራ እችላለሁ። ነገር ግን ስራው ይወስነዋል በጣም አንገብጋቢ የሆነ ትኩረት የሚሻ ስራ ከሆነ አንድ ጊዜ አንድ ስራ ብቻ መስራት ውጤታማ ያደርጋል። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይላሉ አባቶቻችን ሲተርቱ ይሄ ተረት በጣም ድንቅ አባባል ነው። አንድ ሰው ሁለት እግር ስላለው በሁለት ዛፎች ሊወጣ አይችልም ወደ አንዱ ዛፍ ነው መውጣት የሚችል በሁለቱ ዛፍ እንኳን ልውጣ ቢል አይችልም ይተረተራል እግሩ ጉዳት ነው የሚያጋጥመው እንጂ ጤነኛ ሆኖ የሚፈልገው ቦታ ላይ አይደርስም። አንድ ዛፍ ላይ ግን በሁለት እግር ለመውጣት ቀላል ነው። ስለዚህ አእምሮን አንድ ቦታ ላይ ትኩረት ሰጥቶ በአግባቡ መሰራት ያለበት ስራ በጥራት መሰራት ያለበት ስራ ካለ ይህንን ስራ ለመስራት ትኩረት የሚሻ ስራ ከሆነ በአንድ ጊዜ አንድ ስራ ብቻ መስራትን እመክራለሁ። በተለይ የገንዘብ ነክ የሆነ ቁጥር ነክ የሆኑ ስራዎችን መደመር መቀነስ ያለባቸው ስራዎችን እንደዚህም የኮምፒውተር ደግሞ ፕሮግራሚንግ እና ላንጉጅ ለመስራት ኮዶችን የሚጽፍ ሰው እነዚህ ላይ ትኩረት አድርጎ በጥንቃቄ እያንዳንዳቸውን መስመር በመስመር እየተከታተለ መስራት አለበት። የሆነ ሰዓት ላይ የፈጠራት ስህተት ሙሉ ስራውን ውጤታማ ከመሆን የምታግድበትና የሰራው በሰራው ስራ እንዲበሳጭ የምታደርግበት ትንሽዬ ነጥብ ልትፈጠር ትችላለች። ስለዚህ ያችን በትኩረት እያደረጉን በመስበር በመስበር መስራት ተገቢ ስለሆነ በአንድ ጊዜ ብዙ ስራዎችን ሰርቶ ውጤታማ መሆን የማያስችልበት ደረጃ ላይ የሚደርስ ከሆነ አንድን ስራ ብቻ አድምቶ በትኩረት መስራት የተሻለ ነው ብዬ አስባለሁ። ነገር ግን አሁን እኔ ባለሁበት አካባቢ ወይም ባለሁበት የስራ መደብ ላይ ብዙ ስራዎችን በአንድ ጊዜ ልሰራ እችላለሁ በመስኮት ደንበኞች መጥተው ጥያቄ እየጠየቁኝ ለእነሱ ምላሽ እየሰጠው ኮምፒውተር ላይ ደግሞ መስራት ያለብኝን ስራ ልሰራ እችላለሁ። ኮምፒውተር ላይ የምሰራውን ስራ አቁሜ እነሱን በማዳመጥ ወይም ደግሞ እነሱን አዳምጬ ወደዚህ በመመላለስ ጊዜ ላላጠፋ እችላለሁ ነገር ግን አንዳንድ ጊዜ ትኩረት የሚሹ ከእነሱ ማዳመጥና መቀበል ያለብኝ መረጃ ካለ ወይም ደግሞ ለእነሱ ክብር ስል አንዳንድ ጊዜ ስራውን ትቼ እነሱን ላዳምጥ እችላለሁ። ስራዎችን ግን በቅደም ተከተል ማስቀመጥ እንደየ ቅደም ተከተላቸው ትኩረት የሚሹ ጉዳዮችንና ትኩረት የማይሹ ወይም ደግሞ አስቸኳይ ያልሆኑ ስራዎችን ካለየን ግን ስራውን በቅደም ተከተል ለመስራት እና ብዙ ስራዎችን አንድ ጊዜም ለማከናወን ላንቸገር እንችላለን።

ፀጉር እንክብካቤን የሚሻ ነው። ፀጉር ላይ የተለያዩ ጉድፎች፥ ፎረፎር፥ ቆሻሻ እንደዚህ ያሉ ጉዳዮች ብቻ አይደሉም ፀጉር ላይ ቅማል ሁሉ ሊፈጥር ይችላል። የፀጉር ቅማጭ እና ቅማል ደግሞ ሰውነትን እየበላ ወደ አልሆነ ነገር የሚከት ነው። ስለዚህ አንድ ሰው ፀጉሩን በአግባቡ መንከባከብ አለበት። በአግባቡ ፀጉሩን ተንከባከበ የሚባል የሚባለው ፀጉሩን ማበጠር፥ ፀጉሩን ቅባት የሚያስፈልገው ከሆነ ቅባት ማድረግ፥ ንጽህናውን መጠበቅ፥ መታጠብ፥ ማሳጠር፥ በጣም ማሳደግ የለበትም። ስለዚህ ፀጉር እንክብካቤ በዚህ መልኩ ማድረግ አለብን። የየሰው ፀጉር የተለያየ ባህሪ የተለያየ ነገር ይፈልግ ይሆናል የአንዳንዱ ሰው ፀጉሩ ላዛ ይሆናል። ላዛ የሆነ ፀጉር የሚፈልገው ነገር ሊኖር ይችላል ደግሞ ላዛ ያልሆነ ፀጉር ቁጫ የሆነ ፀጉር አለ። ይሄንን ፀጉር ደግሞ እንዴት መንከባከብ እንዳለበት የፀጉሩን ባህሪ ለይቶ ሰው የራሱን ፀጉር በአግባቡ ሊይዝ ይገባዋል። በጣም ማደግ የለበትም የሰው ፀጉሩ ሲንጨፈረር በውስጥም የሚያፈራው ተባይ ቀላል አይደለም። ስለዚህ ሰው በተባይ ከመበላት ይልቅና በበሽታ ከመጠቃት ይልቅ ፀጉሩን፤ ንጽህናውን ጠብቆ ቶሎ ቶሎ እየተቆረጠ ሳያሳድግ መኖር አለበት። ሴቶች ፀጉራቸውን ያሳድጋሉ በፀጉራቸው ይጎናፀፋሉ ይሄ ለሴቶች የተሰጣቸው ውበት ነው። ወንዶች ግን ፀጉራቸውን እንዲያሳድጉ ሃይማኖታዊ ድንጋጌም የለም። በሃይማኖታችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ እምነት መሰረት ወንድ ልጅ ፀጉሩን እንዲያሳድግ አይፈቀድለትም ፀጉሩን በአግባቡ መቆረጥ አለበት፤ መንከባከብ አለበት። የአንድ ሰው ፀጉር ቢበዛ ለአንድ ወር ያህል ከቆየ በቂ ነው።